ጥቁር ማለት እንግዲህ የው ከለር ወይም ይሄ ጥቁር ማለት ሰው የሰውም ሊሆን ይችላል የእንስሳም ሊሆን ይችላል የተለያዩ የእጠዋትም ሊሆን ይችላል መለያ ቀለም ማለት ነው ጥቁር። ለምሳሌ በሰው ስንሄድ ነጭ አለ ቀይ አለ ጥቁር ሰዎች አሉ ወይም ጠይም እየተባሉ የሚጠሩ አሉ። እና አሁን ጥቁር ስንል እንዳጠቃላይ የአፍሪካ ህዝብ ሙሉ በሙሉ ጥቁር ነው ተብሎ ነው የምታስብ ጥቁራዊ ናቸው ተብሎ ይታሰባል በመልክ ወይም በከለራችን ስንሄድ በቀለማችን ስንሄድ የአፍሪካ ህዝብ ጥቁር ናቸው ተብሎ ነው የሚታሰበው። ሌላ አይነትም ሊኖር ይችላል ያገላልጥ አሁን በእንስሳም ሊሆን ይችላል። በተለየ እየ ነገሮችም ልንገልጠው እንችላለን ዞሮ አንድ የመገለጫ ነገር ጥቁር ብለን እንጠራዋለን

የመጨረሻ ቀን ማለት እንግዲህ እ የሰዎች ሰው አሁን የ የሆነ ስራ ሊሰራ ይችላል። ያን በሚሰራበት ስራ ለምሳሌ ከሰኞ እስከ ቅዳሜ የሚሰራ ከሆነ ከሰኞ እስከ አርብ ይሰራል ከዛ ቅዳሜ የመጨረሻ ቀን ማለት ነው በስራ ከወሰድነው ይሄንን ይመስላል ደግሞ ሌላ ጉዞ ሊሆን ይችላል። ሰው ለሳምንት ወይም ለሁለት ሳምንት ወይም ለአንድ ወር እ ወደ ሌላ ሀገር ከአንዱ ሀገር ወደ ሌላ ሀገር ተጉዞ ለምሳሌ ለሁለት ሳምንት ከሆነ እ ሁለት ሳምንት የመጨረሻው ቀን ላይ ያቺ የመጨረሻ ቀን ትባላለች። እ ሌላ ዋነኛው ደግሞ የመጨረሻ ቀን የምንለው እ በህይወት ስንኖር መቼም ራሱን የቻለ የእድሜ ገደብ አለ። የእ በሰማንያም ሊሆን ይችላል በዘጠናም በመቶም በመቶ አስር ሊሆን ይችላል። የምንኖርበት የመ የእድሜ አመታችን እና ሰዎች ስንኖር ስንኖር ቆይተን ያቺ የምናርፍባት ወይም እ ወደ ፈጣሪያችን የምንነድባት የመጨረሻዋ ቃል ቀን ያቺ የመጨረሻ ቀን ትባላለች። የምንሞትባት ወይም ልንል እንችላለን ወይም ከዚህ አለም አ የምንሰናበትባት ያቺ እ ሰዓት የመጨረሻ ቀን እንላታለን። እ ወይም በሌላ አገላለጥ ደግሞ እ ብፃ እኛ ሰዎች ስንወለድ ወይም እንስሳት ሲወለድ ሊሆን ይችላል። ተረግዞ በዘጠና የ በ በዘጠኝ ወሩ ልክ በዘጠነኛ ወሩ በመጨረሻዋ ቀን እ ይወለዳል እና ያቺ የመጨረሻ ቀን ተብላ ትያዛለች እንደዚህ ነው። የመጨረሻ ቀን

በረዶ ማለት ደግሞ እንግዲህ በጣም በሃይለኛው የሚገኘው ይሄ ቀዝቃዛው በሆኑ አካባቢ ሀገሮች ላይ በምሳሌ ከኢትዮጵያ ውጪ ያሉ በጣም ብዙ አገሮች አሉ። በጣም ቅዝቃዜ ያለባቸው በረዶ የሚጥልበት አለ ግል አሁን ዝናብ ሊሆን ይችላል። ልክ እንዲህ ማታ ላይ ፀሀይ እንትን ካለች በኋላ ከገባች በኋላ ሙሉ በሙሉ ብርዱም ሊሆን ይችላል የዝናቡም ሊሆን ይችላል። ጠጠር እንዲህ በረዶ ሆኖ የሚገኝበት ነጭ የሚመስል ነገር ልክ እንደ ድንጋይ ቁጥር ቁጥር ብሎ የሚገኝ ነገር ነው። በረዶ ማለት በዚህ በሀገራችንም አለ። አንዳንድ ጊዜ ወደ በጣም በረሃ ወደ ወይም ወደ ጋምቢላ ምናምን አካባቢ ብርድ ወደሆኑ አካባቢዎች ስንሄድ። ልክ ቀን ፀሀይ ይውሉና ማታ ላይ ፀሀይ ገብታ ልክ ቅዝቃዜ ሆኖ አድሮ ብዙ ነገሮች እንደ በረዶ የሚይዙበት ነገር አለ። ሌላው በሁሉም በኢትዮጵያም ሀገር ሊሆን ይችላል። በክረምት አካባቢ በጣም በሃይለኛ ቅዝቃዜ በሚሆንበት ጊዜ። ጠዋት ላይ ስንነሳ ያ ጤዛው ወይም ትንሽ የሚያካፋው ዝናብ እንደ በረዶ ቋጥሮ ልናገኘው እንችላለን። እና በረዶ ማለት እንደ አጠቃላይ ይሄንን ይመስላል

አስር ማለት ደግሞ ቁጥር ነው። ብዙ አይነት እንግዲህ ያሉ እንደየግላችን በኢትዮጵያ በራሱ የሆነ የራሱን የቻለ የአቆጣጠር ወይም የቁጥር ሁኔታ አሉ። በአንድ ሁለት ሶስት እየተባለ አንድ ሁለት ሶስት አራት አምስት ስድስት እየተባለ እስከ አስር እስከ ሃያ እስከ መቶ በቃ እስከ ቴሌሬል ድረስ የሚቆጠሩ ቁጥር አሉ። ወይም በግእዝ ደግሞ ስንሄድ ራሱ የቻለ የጊዜ አጥጣፋ አለ። እንደየ ሁኔታው የቁጥር አጣፍ አለ። እና አስር ማለት ቁጥሮች መካከል የምንጠቀምባቸው ሙሉ አለም ሊግባባበት የሚችል ብሮችን ለመቆጠር ሊሆን ይችላል። ሌላ ምርቶችን ለመቆጠር ሊሆን ይችላል ሰዎችን ለመቆጠር እንስሳ ለመቆጠር ሊሆን ይችላል። ዞሮ ሙሉ አለም እየተግባባባቸው በቁጥር የቆጠረ የሚግባባበት የሆነ መሸጥና መግዛት ከሆነ ያን እየቆጠረ የሚለዋወጥበት ሁኔታ ነው። እና አስር ስንል ከቁጥሮች መካከል ያለ አስረኛ ላይ የሚገኝ ከዘጠኝ ለጥቆ የሚገኝ ወይም ከአስራ አንድ በፊት ሊገኝ የሚችል ቁጥር ነው

ሀሙስ ሀሙስ ማለት ደግሞ ቀናት ነው በኢትዮጵያ ሀሙስ በአራተኛው ቀን ይገኛል። ቀናቶች ብዙ አይነት ቀናቶች አሉ። ሰኞ ማክሰኞ ዕሩብ ሀሙስ አርብ ቅዳሜ እሁድ እየተባሉ ከሳምንት ሰባት ቀናቶች አሉ። እነዚህ የተለዋወጡ ወርን ወርን ተክተው ደግሞ አመትን እየተኩ የሚሄዱ ናቸው። እና ሀሙስ የምንላቸው ከ ከሳምንት ካሉ ቀናቶች ውስጥ አንዱ ነው ሀሙስ ይባላል በኢትዮጵያ። በፈረንጆች ወይም በውጭ ሀገሮች ደግሞ ተርስዳይ ተብሎ ይጠራል። ሀሙስ ማለት ነው። በእኛ አካባቢ ሀሙስ በጣም የሚወደድ ነው እንደ ኢትዮጵያ ሀሙስ የሚባለው ቀን በጣም የሚወደድ ነው። ምክንያቱም ሀሙስ የቅዱስ ቀን የሚባል ሀሙስ የቅዱስ ቀን የተባለ ይጠራል በእኛ አካባቢም በኢትዮጵያም እንደ አጠቃላይ። እና የሚያስደስት ነው በነገራችን ላይ ምክንያቱም አርብ ቀጣይ የመጨረሻ የስራ ቀን ነው። በአብዛኛው ስናይ እንደ ፌደራል ሲበል ሰርቪስ ስራዎች ስናይ አርብ የመጨረሻ ቀን ስለሆነ ደረሰ ቀኑ እየተባለ የሚታይበት ስለሆነ። ሀሙስ አሁን ያው የሚያስደስት ቀን ነው።

ታች ማለት ደግሞ ራሱን የቻለ ያገላለጥ አለሁ ለምሳሌ አሁን ላይ ተራራ ላይ የሚኖሩ ከሆኑ ወይም እላይ ዛፍ ላይ የተሰቀለ ከሆነ እታች ያለውን አቀብ ለኝ እዛ ታች የተቀመጠውን ጥራልኝ እዛ ታች ያለው ነገር ምንድነው? እያለ ሊናገር ይችላል እና ታች ማለት አንድ ጎባሬ ካለ ነገር የሚገኝ እስር ላይ ያለ የሚገኝ ነገር ነው ታች ታች ማለት ፍቹ እንደዛ ነው እንደኛ አካባቢ ስናየው

ብርቱካን ማለት ደግሞ የሚበላ ነገር የፍራፍሬ ዝርያ ነው በጣም ነው የሚያምረው ሰዎች በጣም ነው የሚወዱት ስለምሳሌ እኔ ብርቱካን በጣም ነው የምወደው። እንዲህ ጥምቡልቡል ነገር ነው የፍራፍሬ ዘር ነው። ፍራፍሬ ደግሞ አብዛኛውን በአረንጓዴ በሆነ አካባቢ ወይም ዝናባማ በሆነ አካባቢ ሊገኝ የሚችል ነው። እሚገርም አታክልት ነው ይሄ በነገራችን ላይ ብርቱካን ማለት ለጤናም ጥሩ ነው። ምክንያቱም ራሱ ላይ ብርቱካኑ ላይ የሚገርም ቫይታሚን አለው። በነገራችን ላይ እንዲህ በቃ አለ አይደል አታክልት የሚባሉ ነገሮች ወይም ፍራፍሬ የሚባሉ ነገሮች ለሰው ልጅ በጣም ጠቃሚ ናቸው። እዛው ቫይታሚናቸው እንዳለ ስለሆነ ምንም ነገር ፋፍሪካ ያልነካቸው ስለሆነ ምንም ነገር የሚጨመርባቸው ነገር ስለሌለ በጣም የሚያስደስቱ ነገር ናቸው። አታክልቶች የሚለው ወይም ፍራፍሬ የምንላቸው ነገሮች እና እነዚህ ከፍራፍሬ መካከሎች የሚገኝ ነው ብርቱካን ማለት

አዎ ማለት ደግሞ እንትን ነው አሁን የሆነ ሰው ሊታዘዝ ይችላል ለምሳሌ ይሄንን ስራልኝ ወይም ይሄንን አምጣልኝ ወይም ይሄንን እንድታረግልኝ ማረግ ትችላለህ ወይ ተብሎ ሲጠየቅ። አሁን ይሄን ልታመጣልኝ ትችላለህ ወይ ተብሎ ሲጠየቅ? አዎ። ማምጣት እችላለሁ ካለ ይሄ እሺ የማለት ወይም ፍቃድ የመስጠት እንደማለት ነው። እሺ እንደማለት ነው። አዎ ማለት እንደ አጠቃላይ። አዎ በቀላሉ እሸ ማለት ነው። ለምሳሌ የሆነን ህፃን ልጅ። አሁን ተነስና ከብቶችን ይዘህ መሄድ ትችላለህ ወይ ሲባል። አዎ ይዤ መሄድ እችላለሁ ካለ ፍቃዱን እሺ አለ ማለት ነው። ስለዚህ መፍቀድ እሺ ማለት መታዘዝ እንደማለት ነው። ለምንጠየቀው ነገር አዎ ማለት

ወንበር ማለት ደግሞ እንግዲህ የተለያዩ ወንበሮች አሉ አግዳሚ ወንበር ሊሆን ይችላል አንድ ሰው ብቻ የሚቀመጥበት ወንበር ሊሆን ይችላል። የሶፋ ወንበር ሊሆን ይችላል። የጉማ ወንበር ሊሆን ይችላል። በቃ የተለያዩ ወንበሮች አሉ። ወንበር ማለት ዞሮ ሰዎች ተሰባስበው የሚቀመጡበት የየብቻ ሊቀመጡበት የሚችል ግን በቃ የደከመው ሰው ወይም ተቀምጦ የሆነ ነገር ማድረግ የሚፈልግ ሰው የሚቀመጥበት ሁሉ ወንበር ይባላል። በአብዛኛው ጊዜ እነዚህ አይነት ወንበሮች ቢሮ ላይ ሊሆኑ ይችላል። ወይም የግል ዶርም ካለ እዛ ዶርም ላይ ሊሆን ይችላል። በቤት ላይ ሊሆን ይችላል ወንበሮች የሚደረጉት በአብዛኛው ግን የሚገኘው ትምህርት ቤት ውስጥ ነው። ትምህርት ቤት ውስጥ የተለያዩ ወንበሮች አሉ። በየግል እንደ ዩኒቨርሲቲ ከሆነ አንዳንድ ሰው ብቻ የሚቀመጥባቸው ራሳቸውን የቻለ ደስክ ያላቸው ወንበሮች አሉ። ታች ታች ክላስ ስንመጣ ደግሞ ታች ትምህርት ቤቶች ላይ ስንመጣ ታች ክፍሎች ላይ ስንመጣ ደግሞ የተለያዩ ወንበሮች አሉ። አግዳሚ ወንበር የሚባል እንዲህ ስድር ብሎ የሚቀመጥበት ሰው መት ተሰልፎ የሚቀመጥበት አግዳሚ ወንበር የሚባል አለ። ሌላ ደግሞ ሶስት አራት ሰው የሚቀመጡበት ወንበሮች አሉ። እነዚህ ናቸው

መታጠቢያ ቤቴ እንግዲህ ያለው የከተማ አሁን ከተማ አዲስ አበባ ነው የምኖረው ኮንዶሚኒየም ውስጥ። ስለዚህ መታጠቢያ ቤቱ አብዛኛውን እንትን ላይ ነው። ኮንዶሚኒየም ማለት ተያይዞ እዛው ቤት አልጋ ቤት ሊሆን ይችላል ማብሰይ ማብሰያው ጥግ ሊሆን ይችላል ተያይዞ ነው ያለ እና እዛው ጥግ ላይ ነው። መታጠቢያ ቤቱ ያለው። እዛው ታበስላለህ እዛው ትታጠባለህ እዛው ትተኛለህ እዛው ሻወር ትወስዳለህ እንደዚህ ስለሆነ የተያያዘ ነው። ግን ገጠር ላይ ከአንድ እስከ አስራ ሁለት ስንኖር እንደዚህ ተለይተው መታጠቢያ የሚባል መታጠቢያ ቤት የሚባል ነገር የለም። ጉርጓድ ካለ እዛው ጉርጓድ እደጅ ላይ። ይቆፈርና ከዛ ከጉርጓዱ እያወጣን እያወጣን ነው። የምንጠቀመው ዉሃ እይቅዳን ከጉርጓዱ ላይ ዉሃ እይቅዳን ነው የምንታጠበው። እና እንደ አጠቃላይ ገጸር ላይ መታጠቢያ ቤት የለም። ከተማ ላይ ግን ያስደስታል በቃ እዛው ሽንት ቤት እዛው ጥግ አለ እዛው ሽንት ቤቱ ጥግ ደግሞ መታጠብያ አለ። እና እንደዚህ እየታጠብክ እዛው ጥግ ታጥበህ ወደ ቤት የምትገባበት ሁኔታ አለ። በጣም ጥሩ ነው።

እወድሃለሁ ማለት አንድ ሰው ቤተሰቡንም ሊሆን ይችላል ጓደኛውንም ሊሆን ይችላል ፍቅረኛውንም ሊሆን ይችላል። ወይም አንድ ሀገር ሌላውን ሀገር ሊሆን ይችላል። እወድሃለሁ የሚል ቃል ማቅረብ ይቻላል። በአብዛኛው እወድሃለሁ ወይም እወድሻለሁ የሚባል አብዛኛው ጊዜ ፍቅረኛሞች ናቸው። ሴትና ወንድ ፍቅረኛሞች ፍቅራቸውን ለመገላለጥ ምን ያህል እንደሚወዳት ምን ያህል እንደምትወደው ለመገላለጥ የሚቀርብ ቃል ነው። እወድሃለሁ ማለት በነገራችን ላይ ይሄ ቃል በጣም ደስ የሚል ነገር ነው። አንዱን አንድ ወንድ አንድን ሴት እወድሻለሁ ወይም አንድ ሴት አንዱን ወንድ እወድሃለሁ አለችው ማለት የሆነ ስሜት አለው እንዴ ትወደኛለች እንዴ? ብሎ ፍቅሩን እንዲጨምር ያደርግለታል እና የሚያስደስት ቃል ነው። በነገራችን ላይ እወድሃለሁ ማለት ቤተሰብን ቤተሰብን እወዳቸኋለሁ ማለት ራሱ በጣም ደስ የሚል ነገር ነው። በነገራችን ላይ የሆነ ራሱን የቻለ ስሜት ስላለው ማለት ነው። ስሜት አለው እወድሃለሁ ማለት በጣም የሚገርም ስሜት ስላለው እኔ ጥሩ ነው ብዬ አስባለሁ። ሰዎች ፍቅራቸውን እንደዚህ እወድሻለሁ እወድሃለሁ ቤተሰብንም ሊሆን ይችላል ጓደኛንም ሊሆን ይችላል። እወድሃለሁ የሚለውን ቃል ቢጠቀሙ በጣም አሪፍ ነው። ምክንያቱም እወድሃለሁ ለሚባለው ሰውዬ ራሱን የቻለ የሆነ ደስታ አለው የሆነ የሚያፍደስት ነገር ስላለው ማለት ነው

እንኳን ደስ አለህ ማለት ደግሞ የተለያየ ትርጉም አለው። ሰዎች የሆነ ስራ አቅደው የሆነ ይሄንን መስራት አለብኝ ይሄንን ሰርቼ መጨረስ አለብኝ ብለው ያቅዱና ያንን ባቀዱት ሰዓት ያንን ስራ ሲጨርሱ ጓደኛው ሊሆን ይችላል ቤተሰቡ ሊሆን ይችላል ፍቅረኛው ሊሆን ይችላል ወይም ልጁም ሊሆን ይችላል እንኳን ደስ ያለህ የሚል የስጦታም መልክ ሊሆን ይችላል ወይም በቃል ብቻ እንኳን ደስ አላህ ሊሉት ይችላሉ። ሌላው ደግሞ በአብዛኛው እንኳን ደርሰሃል የሚባለው ሰዎች ሲወልዱ ሊሆን ይችላል ህፃናት መቼም ሰው ዘጠኝ ወር አርግዛ ስትወልድ እንኳን ደስ ያለሽ እንኳን ማርያም ማረችሽ ተብሎ እንኳን ደስ ያለህ ተብሎ ሙሉ ቤተሰብ ላይ በስጦታ መልክ የሚሰጥ ነገር አለ ወይም ዝም ብሎ በቃል ብቻ እንኳን ደስ አለህ ይባላል። እንደ ሀገራችን አሁን ለምሳሌ ከወለደች ቤተሰብ የሆነ ነገር የሚበላ ነገር ገንፎ ፍርፍር ነገር እንደዚህ ሙዝ ነገር ለስላሳ ነገር እያዙ መጥተው እንኳን ደስ ያላችሁ እያሉ ቤተሰብን እየሳሙ እሷን ደግሞ እንኳን ማርያም ማረችሽ ብለው ገብተው እንኳን ደስ ያላችሁ የሚለውን ደስታ ይገልጻሉ። በአብዛኛው የምንጠቀመው እንኳን ደስ አለህ የሚለውን ከዩኒቨርሲቲ ሰው ሲመረቅ ወይም ከትምህርቱ ዲግሪም ሊሆን ይችላል ዲፕሎማም ሊሆን ይችላል ማስተርም ሊሆን ይችላል ፒኤችዲም ሊሆን ይችላል ከእነዚህ ሲመረቁ እንኳን ደስ ያለህ የሚል የአበባ ስጦታ ወይም የተለያየ የፎቶ ስጦታ ሊሆን ይችላል። ዞሮ እነዚህ ስጦታ የሚባሉ ነገሮችን እንኳን ደስ ያለህ ብሎ ያበረክታል። እና እንኳን ደስ ያለህ ብዙ አይነት መገረጫ አለህ። እዚህ መዋለ ህፃናት ላይ ሶስት አመት ተምረው መዋል ህፃናት ያን መዋል ህፃናት ሲመረቁ እንኳን ደስ ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ እየተባለ የሚሰጥ ራሱን የቻለ ስጦታ አለ። እና እንኳን ድረስ ያላችሁ ይሄንን ይመስላል

እህት ማለት ደግሞ የራሱን የቻለ ትርጉም አለው። እህት ማለት በእናትም በአባትም ከአንድ ቤተሰብ የተወለደች እህት ልትባል ትችላለች። ወይም ከእናት ብቻ ተገናኝቶ ከእናት ብቻ ከአንድ እናት ብቻ ተወልዶ እህት ሊባል ይችላል። ከአንድ አባት ብቻ ተወልዶ እህት ሊባል ይችላል። እና እህት ማለት በስጋ በደም በዘር የተያያዘ ከቤተሰብ የምትወለድ ማለት ነው። ማለት

ጠቅ ማለት ደግሞ የተለያየ ነገር አለ ብዙ አይነት ትርጉም አለው። ለምሳሌ አሁን ጠቅ አድርገው ንከው ተጫነው እንደማለት ነው። ጠቅ ማለት ለምሳሌ። መብራት አሁን መብራት ካለበት አንድ ቤት ላይ ማብሪያ ማጥፊያው ግድግዳው ላይ ሆኖ ያ መብራት ካለበት እሱም መብራት ጠቅ አድርገው ንካው ወይም ተጫነው ይባላል ማለት ነው። ሌላ ደግሞ። በመኪና እየሄድን በሩ እንዲከፈትልህ ተፈልጎ ከሆነ በሩ እንዲከፈት ጠቅ አድርግልኝ ንስሃ። ምልክት ስጠው እሷን እሷን ቀይዋን ጠቅ አድርግልኝ ወይም ንካልኝ። ወይም ተጫነ በቃ እንድ አጠቃላይ ጠቅ ትርጉሙ ንካልኝ ተጫንልኝ እሱን ነገር ምልክት አድርግልኝ እንደማለት ነው። ጠቅማለት

ንግድ ንግድ ማለት ደግሞ የሚገርም ነው ንግድ ማለት የተለያዩ ንግዶች አሉ በአብዛኛው የገበሬ ወይም የአርሶ አደር ምርቶችን እ የ መሸጥ ሊሆን ይችላል ንግድ የልብስ ተኢንዱስትሪ ወይም ተፋፍሪካ ላይ ያመጣን የምንሸጥበት ነው ንግድ ማለት በቃ ንግድ ጥር ያለ ዴፊኒሽን ወይም ጥር ያለ አገላለጥ ሲኖረው ተአምራቾች እየተቀበለ ለተጠቃሚዎች ለደንበኞች የሚያደርስ ንግድ ይባላል ለምሳሌ ጤፍ የሚያምርት ገበሬዎች አሉ የተለያየ ምርቶችን በቀሎ ስንዴ ገብስሌ ሽምብራ አተር ምናምን በቃ የተለያዩ ምርቶችን የሚያምርት ገበሬ አለ ከነዛ ተገበሬዎች ላይ ተቀብሎ አምጥቶ ለ ለሚጠቀሙ ሰዎች ለምሳሌ መመገብ ለሚፈልግ ሽምብራን መመገብ ለሚፈልግ ሰንደዬን ገብስን አተርን የተለያዩ ማሽላን መመገብ ለሚፈልጉ ሰዎች አምጥቶ ለሚመገቡ ሰዎች የሚያደርሰው ሰውዬ ንግድ ይባላል ንግድ በሁለት አይነት መንገድ ልንገልጸው እንችላለን ፍትህ ለፊት ያለ ንግድ ሊሆን ይችላል በኦንላይን ላይ ያለ ንግድ ሊሆን ይችላል በአሁኑ ጊዜ የንግድ ሁኔታው በጣም እያማረ ነው ምክንያቱም ለምሳሌ ይሄ አማዞን የሚባል አፍላይን ወይም ዳላበሪ እየተባለ የሚሸጥ የንግድ ሁኔታ አለ ሰዎች በስልክ ተጠቅሞ ሊሆን ይችላል በቴሌግራም እነዚህ በሶሻል ሚዲያዎች አማካኝነት ተጠቅሞ ሊሆን ይችላል። የሚፈልገውን ምርት አዘዞ የሚፈልገውን ፕሮዳክት መግዛት ይችላል ካለበት ቦታ ሆኖ እና ንግድ ማለት በጣም የሚያስደስት ነው ሻጭና ገዢ ያለበት በእሱ መካከል ላይ የሚገኝ ንግድ ይባላል ወይም ሻጭና ገዢን የሚያገናኝልን ሻጭና ገዢ እስካለ ድረስ ንግድ አለ እንለዋለን

ቡናማ ማለት ደግሞ ይሄ ደግሞ እንትን ነው ቀለም ወይም ያን ነገር መገለጫ ይችላል። ለምሳሌ ቀለማት ብዙ አይነት ቀለማት አሉ። አረንጓዴ ቀይ ጥቁር ቢጫ ግራጫ ቡናማ እየተባሉ የሚጠሩ የተለያዩ ቀለማት አሉ እና ከእነዚህ ቀለማት ውስጥ አንዱ ደግሞ ቡናማ ይባላል። ቡናማ ማለት እንደዚህ ምንድነው? እንደ ሰማያዊ ቅጥ የሆነ ወይም ቡናማ እንዴ እንደ ቡላ ቡላ ነገር ወይም እንዲህ ነፃ ያለ ነገር ነው። ቡናማ ስንል በከለሩ የሆነ ነፃ ያለ ነገር ማለት ነው።

እባክህ ማለት ደግሞ የሆነ ተማጽኖ የመጠየቅ አንድን ሰው የሆነ የተማጽኖ እባክህን ይሄን አድርግልኝ ለማለት ለተማጽኖ የምንጠቀመው ነገር ነው። ለምሳሌ አባት ልጆችን እባካችሁን ልጆቼ ይሄን ይሄንን ስራ ስሩልኝ እባካችሁን እኔ እንደዚህ ደክሞኛል እኔ ይሄንን መስራት ስለማልችል እባካችሁ ይሄንን ስራ ሰርታችሁ ጠብቁኝ የሚል ትእዛዝ የተማጥኖ ወይም የትህትና መንገድ ተጠቅመህ የምታዝዝበት መንገድ ነው። ሌላ ደግሞ ህፃናት ካሉ ቤት ላይ በጣም እየረበሹ ከሆነ የሆነ እቃ እየደፉ ከሆነ የሆነ ነገር እያደረጉ ከሆነ እባካችሁ ልጆች ይሄንን አታድርጉ ይሄ ይሰበራል ይሄን ታበላሻላችሁ ይሄ ይወድቅባችኋል እባካችሁን አታድርጉ የተባለ የተማጥኖ የምንጠይቅበት መንገድ ነው። ሌላው ደግሞ አሁን ትውልዱ እንደ አጠቃላይ በሶሻል ሚዲያ አለ በጣም እየባከነ ነው። ቲክቶክ ላይ ሊሆን ይችላል ዩቲዩብ ላይ ሊሆን ይችላል ፌስቡክ ላይ ሊሆን ይችላል በጣም ባክኗል። ባዝኗል ህሌናው መሰብሰብ አልቻለም። እና ይሄ ህሌናው እንዲሰበሰብ ማድረግ እባካችሁን ህሌናችሁን ሰብስቡ። ወዴት እየሄርን ነው ልቦና ልንገዛ ይገባል። እባካችሁ ወጣቶች እባካችሁ ትልልቆች እባካችሁ ትንንሾች ቀልባችሁን ሰብሰባ አድርጉ ብሎ የመገሰት እባካችሁ የትትህና ምልክት ነው

ወለድ ማለት ደግሞ የተለያየ ትርጉም አለው ወለድ እንደ መንግስት ስንመጣ ወይም እንደ ሌላ ተቋማት ስንመጣ ሰዎች ይበደራሉ ብድር መቼም የሰው ልጅ ነውና ሲኖር የሆነ ችግር አለ። የሆነ የገንዘብ ማጣር አለ። ያልታሰበ የሆነ መከራ ሊመጣ ይችላል እና በዛ መከራ ጊዜ የሆነ ብር መበደር ልትፈልግ ትችላለህ ይሄ ምክንያቱም አንገብጋቢ ነገር አስቸኳይ ነገር ከሆነ ያንን ድርጊት ለማከናወን ስንል በቃ የሆነ ብድር ወይም የሆነ ብር ስለሚያስፈልግ ተባንክ ልንበደር እንችላለን ወይም ከሌላ ተቋማት ልንበደር እንችላለን እና ያ ስንበደር ለምሳሌ መቶ ሺህ ብር ከቶ ከሆነ የተበደርን በወር አምስት አምስት ፐርሰንት ወይም አምስት አምስት ፐርሰንቱን ወለድ ይወልዳል ተብሎ ነው ልንፈራረም የምንችለው ከዛም በሌላ ሊሆን ይችላል እንደየእንትኑ ለምሳሌ አሁን ባንክ ላይ ስንሄድ ብድር ስንበደር አስራ ሰባት ፐርሰንት ወለድ ይወልዳል በአመት መቶ ሺህ ብር አሁን ከሆነ አስራ ሰባት ፐርሰንቱ ወለድ አለው። ይሄ ወለድ ማለት አሁን መቶ ሺህ ብር አደል የተበደረኩ ልክ በአመቱ ስመልሰው አስራ ሰባት ፐርሰንቱ ተጨምሮ ግፋቢል መቶ አርባ ወይም መቶ ሰላሳ ሺህ አርጌ እመልሳለሁ ማለት ነው እና ያ መቶ ሰላሳ ሺህ አድርጌ ከመለስኩ ሰላሳ ሺህው ወለድ ነው ማለት ነው ወለድ ማለት ከተበደርነው ላይ ተጨምሮ ለተጠቀምንበት ነገር የምን ጨምረን የምንከፍለው ነገር ማለት ነው ወለድ ሌላው ተግለሰብ ከሆነ ደግሞ የምንበደረው አሁን አሁን ቀርቷል ህገ ወጥ ነው ተብሎ እንጂ አራጣ ሚባል አለ ለምሳሌ መቶ ሺህ ብር ባራጣ ሰውየው ከሰውየው መቼም የሰው ልጅ ሆኖ ችግር አያጋጥመውም አይባልም ፈተና አለ በፈተና ነው ጥናትም ያለ እና የሆነ አጋጣሚ ችግር ሲያጋጥምህ አለው ከምትለው ጎረቤት ሊሆን ይችላል የስራ ባልደረባ ሊሆን ይችላል ብድር ካስፈለገህ በአራጣ መልክ ሊያስበድር ሊያበድር ይችላል መቶ ሺህ ብር ይሰጥህና ሁለት መቶ ሺህ ብር አድርገህ የዛሬው ሁለት አመት ትሰጠኛለህ ሊል ይችላል ይሄ ሰውየው እና ያንተ ስምምነት ነው እሺ ብለህ ተስማማህ መቶ ሺህ ብር ረስተህ ተበድረህ ሁለት መቶ ሺህ ብር ስትከፍለው ያ መቶ ሺህ ብር ወለድ ይባላል ይሄ በአራጣ መልክ የምንበደረው ነው በባንክ ራሱን የቻለ ህግ አለ በመንግስትም ራሱን የቻለ ህግ አለ ይሄ ማለት ነው ወለድ ማለት

ችሎታ ችሎታ ማለት ደግሞ በጣም ለሰው ልጅ በጣም አስፈላጊ ያውም በዚህ ጊዜ ችሎታ በጣም አስፈላጊ ነገር ነው። እና ችሎታ ስንል ስራ የተለያዩ ስራ አሉ በዚህ በአለማችን ላይ እንደ ሀገራችን እንደ ኢትዮጵያም የተለያዩ ስራዎች አሉ። ለአንድ ስራ ለአንድ በቃ ለአንድ ስራ የተለየ ስጦታ ያለው ከሆነ ከሰዎች የተለየ ከሆነ ይሄ አንዱ ችሎታ ነው። ለምሳሌ አርት ላይ ሊሆን ይችላል በመዝፈን ወይም ፊልም በመስራት ሊሆን ይችላል። የተለየ ብቃት የሚያሳይ ከሆነ ይሄ ራሱ አንዱ ችሎታ ነው። ሌላው ደግሞ እንዲህ በጉልበት ስራ ሊሆን ይችላል። በጉልበት ስራ ወይም በሃይል የሚሰሩ ስራዎችን በጣም የመስራት አቅም ካለው ይሄ አንዱ ችሎታ ነው። ዋናው ችሎታ ማለት በተለያዩ ስራዎች ላይ በጉልበት በሚሰሩ ሊሆን ይችላሉ በቴክኖሎጂ በሚሰሩ ስራዎችም ሊሆን ይችላል። በአርት ወይም በዘፈን ነገርም ሊሆን ይችላል። ግን ከሰዎች የተለየ የማድረግ ብቃት ከሰዎች ፈጥኖ የማድረግ ብቃት ከሰዎች በተለየ እውነታ በጥራት የማድረግ ብቃት ካለው ይሄ ችሎታ አለው ይባላል። ለምሳሌ እንዲህ አሁን ሶሻል ሚዲያ ላይ አሁን አርቲፊሻል ኢንተለጀንሲ ወይም ቴክኖሎጂ። መጥቷል አሁን ስለ ቴክኖሎጂ የተለየ ብቃት ካለው እዚህ ቁጭ ብሎ ስለ አለም እየቃኘ የተለያየ ብቃቱን የሚያሳይ ከሆነ ይሄ ሰው ችሎታ አለው ማለት እንችላለን። እዚህ ቁጭ ብሎ ስለ ናሳ የሚያጠና ከሆነ እዚህ ቁጭ ብሎ ስለ አለም ምን እንደተካሄደ ምን እየተፈጠረ ሚያውቅ ከሆነ የተለየ ችሎታ አለው ማለት እንችላለን። በቃ የሆነ እዚህ አሁን መሬት ውስጥ የተለያዩ ማዕድናት አለ። ስለዚያ ማዕድናት እያጠና ስለዚያ ማዕድናት ውጤት እዚህ አካባቢ የተለየ ማዕድናት አለ ለምሳሌ ነዳጅ ሊሆን ይችላል። እዚህ አካባቢ ወርቅ አለ ሊል ይችላል። ስለዛ ነገር የሚያጠናበት ራሱን የቻለ ብቃት ካለው ይሄ ችሎታ እንለዋለን።

ስብሰባ ማለት ደሞ የተለያዩ ስብሰባዎች አሉ። የቤተሰብ ስብሰባ ሊሆን ይችላል በአንድ ጠረጴዛ ሰብሰብ ብለው የሚወያዩበት? ምን እናርግ ለምሳሌ ትልልቅ ልጆች ካሉ ለጋብቻ የደረሱ ከሆነ። አይ ይሄ ይሄ እኮ እድሜያቹ ደርሷል እኛም አሁን አቅም አለን አግቡ ትዳር ያዙ ትዳር ጥሩ ነው እየተባለ ስለ ትዳር ስብሰባ ሊደረግ ይችላል። ወይም ስለ ገንዘብ አወጣጥ እንዴት ነው? አንተ አንተ ብር እያወጣህ ነው አንተነኛው ደሞ። ራስን እየጠበክ አይደለም አንተነኝው ደሞ ምንድነው? አላማህ አላማ የለህም እየተባለ። ራሱ ቤተሰብ ተሰብስቦ የሚወያይበት መንገድ ሊኖር ይችላል። ግን በአብዛኛው ስብሰባ ሲባል እንደ ሀገር ሊሆን ይችላል እንደ ቀበሌ እንደ ዝሆን እንደ ወረዳ ሊሆን ይችላል የሚደረጉ ስብሰቦች አሉ። ስብሰባ በነገራችን ላይ እኔ ተምደግፈው አካል አንዱ ነው። ምክንያቱም አንድ አሁን ድርጅት ላይ ስብሰባ መደረጉን እኔ ምደግፈው ለምንድነው? ድርጅቱ ውጤታማ ይሁን እየከሰረ ይሁን? ስራው በጥሩ ሁኔታ እየተኬደ ይሁን? እየተ በጥሩ ሁኔታ እየሄደ አይሁን? የምታውቀው ስትሰበሰብ ነው። ሰራተኞች ይመቻቸው አይመቻቸው? የስራ ሁኔታ በቃ ተመችቷቸው እየሰሩ ይሆን ነው ተገደው እየሰሩ ይሆን ምታውቀው? ስብሰባ ስታደርግ ነው። እና እኔ ይሄ ስብሰባ ጥሩ ነው ምል ለምሳሌ። አብዛኛውን ጊዜ በመሰሪያ ቤቶች ላይ። ጓሮ ለጓሮ ወይም በጀርባ በኩል ብዙ የሚወሩ ነገሮች አሉ አረ ፋይናንሶች እኮ ብር አልከፈሉንም አንገላቱን በጣም እየተበደልን ነው። ብር በሰአቱ እየከፈሉን አይደለም ደሞ። ብር ነክ አንድ ቀን ራሱ ዛሬ መከፈል እያለበት ነገ ብትከፍል በጣም ብር ነክ ሰዎችን ስሜታዊ ነው ሚያደርገን። በዛ ምክንያት በጣም እየተማረረ ሊሆን ይችላል። ልክ ሰራተኛውን ትሰበስብና ታስረዳዋለህ። እንደዚ ሚዘገየው በዚ በዚ ምክንያት ነው ለምሳሌ። አሁን ብር ሲከፈል በ አሁን በሲስተም ነው ባንክ ላይ ይዞ መሄድ አይጠበቅብህም። ስልክህን ወይም ኮምቢተርህን ወይም ቢሲህን ተጠቅመህ ነው። ክፍያ የምትፈጥመው። እና በዛ ምክንያት አሁን የሲስተም ችግር ሊሆን ይችላል ዛሬ መክፈል እያለብህ ነገ ልትከፍል ትችላለ ወይም ተነገ ወዲያ ሲስተሙ አልሰራ ካለ። በዛ ምክንያት ሊዘገይ ይችላል። ስለዚህ ስብሰባ ትወስድና እኔ ሚዘገይበት ምክንያት በዚ በዚ ምክንያት ነው። አንደኛ ሰራተኛው መፈረም ባለበት ሰዓት ሙሉ በሙሉ አይፈርምም። ፈጥናቹ ለመፈረም መሞከር አለባቹህ። ሁለተኛ የሲስተሙ ነገር አያስተማምንም። ዛሬ አለ ስንል ነገ ላይኖር ይችላል ሲስተሙ እና የሲስተሙም ችግር ነው። ልትረዱን ይገባል የሚል ግንዛቤ መሰጠት አለበት። ደሞ ሌላ ችግር ካለ። ለምሳሌ ገንዘብ ሚከፈል ከሆነ አብዛኛውን ጊዜ አንድ ሰው ብቻ አይደለም ሚከፍለው አንድ ሰው። ይከፍላል። ከዛ ቀጣዩ ሰው ያጸድቀዋል አዎ ልክ ነው ብሎ ከዛ ሶስተኛ ሰው ደሞ መከፈል አለበት ብሎ ልክ ሲፈርም። ያ ብር ገቢ ይሆናል ማለት ነው። እና በዚ ምክንያት ለምሳሌ እኔ መጀመሪያ አስገባውት ቀጣይ ያለው ሰውም አጸደቀው። ሶስተኛው አካል ወይም ሶስተኛው ሰውዬ ያንን ገንዘብ ካላጸደቀው ብሩ እንደማይገባ ሊያውቁት ይገባሉ እነሱ። እና ቢሮ ሰው አለ የለም ሁሎችም ገብተዋል ወይ ኖስ አልገቡም? ዛሬ ይገባልናል ወይ ሰዎች ከገቡ ሊገባ ይችላል? ሰውየው ወይም እሷ ወይም እኔ ወይም ሚያጸድቀው ሰውዬ ከሌለ? አሃ የለም ማለት ነው። ስለዚ ዛሬ አይገባም ሚለውን ግንዛቤ እንዲኖራቸው መደረግ አለበት ብዬ አስባለው። እና እንደ አጠቃላይ ስብሰባ ይሄንን ይመስላል። በጣም ጥሩ ነገር ነው። በነገራችን ላይ ስብሰባ ማለት ምክንያቱም። ጥሩውንም መጥፎውንም ጥሩ ሚሰማውም ጥሩ እያመሰገነ በዚው ቀጥሉ ሚል አለ። አይ ይሄ ይሄ መስተካከል አለበት ብሎ ሚናገር አለ። ስለዚህ ጥሩንም መጥፎንም መቀበል በጣም ጥሩ ነው። ምክንያቱም መጥፎ ስትቀበል ደግመህ ያን መጥፎ እንዳትሰሩ ትሆናለህ። ትማርበታለህ። በዛ ምክንያት አሪፍ ነው ብዬ አስብ

ቆንጆ ማለት ደግሞ እንግዲህ የተለያየ ትርጉም አለው ይኸው አሁን ቆንጆ ስንል በመልክ ሊሆን ይችላል መልኳ በጣም ደም ግባቷ የሚያምር ቅርጿ የቁመናዋ ሁኔታ ሊሆን ይችላል ከውጭ የምናየው ወይም አካላዊ ቁንጅና አለ። አካላዊ ቁንጅና አለ ስነምግባራዊ ቁንጅና አለ በሁለት ልንከፍላቸው እንችላለን የቁንጅናን ሁኔታ። ለምሳሌ አንድ ሴት ቆንጆ ናት የምንል አካሏን አይቶ ሊሆን ይችላል በቃ ያለ የቁመነዋን ፊቷ ላይ ያለውን ቅርጧን የጥርሷን የአፍንጫዋን የአይኗን የጆሮዋን የሁሉ የከንፈሯን ነገር ሁሉን ነገር የአቀማመጧን አይተን የጡቷን የዳሌዋን ስፋት የወገቧን መቅጠን አይተን ቆንጆ ናት ልንል እንችላለን ይሄ አካላዊ ነው። ውስጣዊ ወይም በመንፈሳዊ ደግሞ ስናይ ወይም በባህሪ በባህሪ ባህሪያዊ ቁንጅና ደግሞ አለ። ዋናው መለኪያ ግን እንደው እንደው እውነቱ ከሆነ እንደ ፈጣሪም ከሆነ ይሄ ባህሪያዊ መለኪያ ነው ቁንጅና ብዬ ነው የማስበው። ምክንያቱም ባህሪህ በጣም ቆንጆ ከሆነ መልክህ ይመጣል። መልክ ቆንጆ ሆኖ ባህሪ ከሌለ ቆንጅና ይጠፋል። ምክንያቱም ጥሩ ቁንጅና ጥሩ መልክ ይዘህ ያገላለጸህ ወይም የምታደርገው እንቅስቃሴ የምትናገረው አማርኛ ጥሩ ካልሆነ ያን ቁንጅናን ይዞብህ ስለሚሄድ ብዬ ነው። ግን ብዙ መልክ ሳይኖረው ለምሳሌ ጥቁር ሆኖ ከውስጡ ደስተኛ ቅንነት የተሞላ ከሆነ ሰዎች ላይ የሚያሳየው ፈገግታ ሰዎች ላይ በቃ አለ ፈገግ ብሎ ያቀባበሉ ሁኔታ ቁንጅናውን ያመጣዋል። እና እኔ ቁንጅና በሁለት እለከዋለሁ አካላዊና ባህሪያዊ ቁኝና ብዬ እለካችዋለሁ። የዋነኛ ምርጫዬ ግን ባህሪያዊ ቁንጅና ነው እኔ የምመርጠው። ምክንያቱም የውስጥ ባህሪ በጣም የማይለካ ለሰዎች አስደሳች ነው። ስነምግባሩ ጥሩ የሆነ ሰው አስተሳሰቡ ጥሩ ጥሩ ፖዘቲቭ ፖዘቲቭን የሚያስብ ከሆነ የሚያደርገው አክቱ በጎ አድራጎትነቱ በጣም ጥሩ ከሆነ ይሄ ቆንጆ ነው ብዬ አስባለሁ። እንደኔ ይሄን አየው አሁን በአሁኑ ሰዓት ስናይ ቆንጆ ማለት የፊቱን ማማር የአፍንጫውን ሰልካካነት የጥርሱን ነጭነት ወይም ችምችም አበባልነት ወይም የቁመናውን ሁኔታ አይተን እየፈረጅን ነው። ይሄን አልደግፈውም እርግጥ ግን ማሟላት አለበት እንደው እውነቱ ከሆነ የመሆን አለበት ግን በይበልጥ የባህሪ ቁንጅና ቢኖረው አንድ ሰው ቆንጆ ነው ብዬ አስባለሁ

ስሜ የኔ ስም እንግዲህ ስምን መልአክ ያወጣዋል ይባላል በሀገራችን ወይም በእኛ አካባቢ ስምን መልአክ ያወጣዋል ይባላል። እና የኔ ስም ያወጣልኝ እዚያው ቤተሰብ እንዳወጣልኝ ነው። ጌትነት ነው በኋላ የኔ ስሜ ይሄ በ እኔ አያቶቼ ላይ ነው ያደኩት በአያቶቼም እዛ እናቴም ያወጣችው ጭምር ነው። ጌትነት ይባላል ሌላ አባቴ ያወጣልኝ ስም ደግሞ ምን ይችል አለኝ ምን ይችልም ራስን ይችላል ትርጉም አለው በነገራችን ላይ። ስም ሲወጣ ራሱን የቻለ ትርጉም አለው። ምን ይችል አለኝ። እኔ ያደኩት አያቶቼ ላይ ነው። ምንም ድምጤ ሳይሰማ ምንም ሳረብሽ ምንም ነገር በቃ አለ አይደል። እንደዚህ ሆኛለሁ እንደዚህ ሆኛለሁ ብዬ ሳልረብሽ በደንብ በስነ ስርዓት በስነ ምግባር ስላደኩ በዛ ምክንያት ነው። እሱ ምን ይችል አለኝ እሱ አብሮኝ ከእሱ ጋር አላደኩም። ገና ትንሽ እንደሆንኩ ወደ ሌላ ቦታ ስለሄደ። እና በዛ ምክንያት ነው ምን ይችላል አለኝ። ሌላ አንድ አለች ዘመዳችን ብዙ ብዙ ነህ አለችኝ እና ብዙ ነህ የሚለው ራሱ ስሙ ራሱን የቻለ ትርጉም አለው። በፊት ሲወልዱ አንድ ልጅ ወልደው ነበር ወንድ እና እሱ ወንድ ብዙም ሳይቆይ ወዲያውኑ አረፈ ወይም ከዚህ አለም በሞት ተለየ። ከዛ እኔ ነህ ስትወልድ ብዙ ነህ ማለት ብዙ ትሆናለህ ወይም አንተ ብዙ ሰው ነህ ብዙ ታሪክ ትሰራለህ እንደማለት ነው። ብዙ ነህ ያለችኝ። ጌትነት ያሉት ደግሞ ዋና ስሜ አሁን የምጠራበት በትምህርት ቤትም እንደለ በመታወቄም በፓስፖርቴም በናሽናል አይዲኤም የሚታወቀው ጌትነት የሚለው ስም ነው። ጌትነት ማለት ደግሞ ሀብት ማለት ነው ይሄ በመጽሐፍ ቅዱስም ወይም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚታወቅ ስም ነው። ጌትነት ማለት ለአጠቃላይ ሀብት ማለት ነው። ሀብት ሀብታም ባለሀብት ባለጸጋ እንደማለት ነው። እና እንደ አጠቃላይ ስምን መልአክ ያወጣዋል ሲባል ይሄ ነው የኔ ስሞች ይሄን ይመስላሉ። ሌላው እንደዚህ በጉብሎች ላይ ወይም በምንጫወትበት ሁኔታ ላይ የሚወጡ ቅጥል ስም የሚባሉ አሉ። እና እኔ አጭር ነበርኩ። እስከ ስንተኛ እስከ አስራ አንደኛ ክፍል ሳድግ በጣም አጭር ነበርኩ እና የዛን ጊዜ የራሱን የቻለ ስም አወጣሁልኝ። ጉጥሬ ይሉኛል ፍልፍሉ ይሉኝ ነበር አንዱ ጓደኛዬ ፍልፍሉ ይላል አንዱ ሌላው አብዛኛው ጉጥሬ የነበረኝ የሚለኝ ከማጣሪያ የተነሳ በጣም አጭር ነበርኩ። ጉጥሬ ይሉኝ ነበር እነዚህን ይመስላሉ የኔ ስም እንደ አጠቃላይ

ስልክ የተለያዩ ስልኮች አሉ በአሁኑ ሰዓት እንደውም በጣም ስማርት ስማርት የሆኑ ስልኮች አሉ። ብዙ ነገር መስራት የሚችሉ ብዙ ነገር ማድረግ የሚችሉ በዋናነት በቃ ትርጉሙን ስንሄድ ስልክ ማለት አንዱ ሰው ከሌላው ሰው ጋው ተደዋውሎ የሚፈልገውን ሀሳብ የሚፈልገውን ትእዛዝ የሚፈልገውን መልስ ሊሰጥበት የሚችለው ስልክ ነው። ቦታ ሳይገድብህ የትም ቦታ ሆነህ አንዱ ቆላ አንዱ ደጋ ሊሆን ይችላል አንዱ እዚህ ሀገር አንዱ ውጭ ሀገር ሆኖ ሊሆን ይችላል። እየተገበያየ እየተነጋገረ እየተወያየ ሊሰራበት የሚችለው ስልክ ነው። እና ስልክ ዋናኛ ጥቅሙ በቃ መገበያያ ቦታ ሳይገድብህ የምታወራበት ቤተሰብን የምትጠይቅበት አንዱ ከአንዱ ከተማ ወደ ሌላ ከተማ ደውለህ ከአንዱ ሀገር ወደ ሌላ ሀገር ከአንዱ አሀጉር ወደ ሌላ አሀጉር ከአለም አለም ደውለህ የምትነጋገርበት ስልክ ነው። ስልክ የተለያዩ ጥቅሞች አሉት ለምሳሌ አሁን ሶሻል ማርኬቲንግ ላይ በጣም ባሀይለኛው ወጣቶች ብር እየሰሩ ያሉበት ሁኔታ አለ። ቁጭ ብለው ስልክን ብቻ በመጠቀም ለምሳሌ እንደ ፌስቡክ አድቨርታይዜሽን እንደ አፕወርክ እንደ ፋይበር እንደ የተለያዩ ፕላትፎርሞችን በመጠቀም ስልክን ተጠቅሞ የተለያዩ ገንዘቦችን ገቢ እያደረገ ነው አሁን ወጣቱ እና የሰልክ ጥቅም ዘርፍ ብዙ ነው። እቤትህ ቁጭ ብለህ ስልክን ብቻ በመጠቀም ስልክ ካለህ ኢንተርኔት ካለህ ስልክህን ብቻ ተጠቅመህ የተለያዩ ክህሎቶችን የምትማርበት ለምሳሌ ቋንቋ ሊሆን ይችላል። የተለያዩ ቪዲዮ ኤዲተር ግራፊክ ዲዛይን እነዚህ ሶሻል ማርኬት ላይ ያሉ ክህሎቶችን እቤት ቁጭ ብለህ ልትማርበት የምትችልበት ዘርፈ ነው። ስልክ ስልክ ዞሮ ብዙ ጥቅሞች አሉ ተዘርዝሮ የሚያልቅ አይደለም።

ደሞዝ ማለት ደግሞ እንግዲህ ሰዎች መንግስት ላይ ሊሆን ይችላል እግል ድርጅት ሊሆን ይችላል ተቀጥሮ የሚሰራ። በአንድ ሰው ላይ ተቀጥሮ ሊሰራ አንድ ድርጅት ላይ ወይም ተቀጥሮ የሚሰራ ሰው። በሳምንት ሊሆን ይችላል አብዛኛውን ጊዜ እንደ ሀገራችን እንደ ኢትዮጵያ ስንመጣ። ደሞዝ የሚከፈለው በወር ነው በወር አንድ ጊዜ ከአመት አስራ ሁለት ጊዜ ደሞዝ ይከፈለዋል ማለት ነው ለአንድ ሰራተኛ። ዞሮ። ለምሳሌ ከመስከረም አንድ ጀምሮ እስከ ሰላሳ ባለው ያገለግላል ምንም ሳይከፈለው። ልክ ሰላሳ ላይ ወይም ሃያ ዘጠኝ ላይ አንዳንዶች ደግሞ በሃያ ሶስት ላይ። ደሞዝ የሚከፍሉ አሉ ዞሮ በሰላሳ በቃ እንደ አጠቃለይ በአማካይ ስናየው በሰላሳ ላይ ደሞዝ ይከፈላል። አሁን የመንግስት ሰራተኛ ከሆነ። ይቀጠራል በአስር ሺህ ብር ተተቀጠረ ራስ የቻለ ታክስ የሚባል ወይም ግብር የሚባል አለ። የጡረታ የሚባል ደሞ አለ። እሱ ተቀንሶ በሰላሳኛው ወይም በመጨረሻው ቀን የሚከፈል። ደሞዝ እሱ ምን ተብሎ ይጠራል? ደሞዝ ይባላል። ደሞዝ ይባላል። በግል ድርጅቶችም ያው ነው። በግል ድርጅትም ቢሆን የሆነው ክፍያው በወር ነው የሚከፈለው። አብዛኛው የቅጥር ሁኔታ በወር የሚከፈል ነው። የቅጥር ሁኔታ ሰዎች ጥቅም አለው ብለው ያስባሉ ግማሹ ደግሞ በጣም ጉዳት አለው ብሎ ያስባል። ጥቅሙ ምንድነው? ስንል አብዛኛው የመንግስት ሰራተኛ ወይ ተቀጥሮ የሚሰራ ሰው። ጥቅሙ ቋሚ ነው ስራ ኖረም አልኖረም ስለምትከፈል ለመኖር ወይም ሰርቫይቫል ለማድረግ በጣም አሪፍ ነው። ብለው ያስባሉ። ይሄው እርግጥ ይሄ አለ ከኢኮነሚው አንፃር ነው። እንጂ ኑሮ አይደለም ይሄ በነገራችን ላይ የእለትን ዳቦ ዛሬ በልተህ ነገ የተሻለ ነገር የማይገኝ ከሆነ በጣም አደገኛ ነው። እና ጥቅሙን የሚያዩት ከዚህ አንፃር ነው። በቃ ደሞዙ ስለማይቋረጥ በየወሩ አሁን አስር ሺህ ብር የምትበላ ከሆነ አስር ሺህ ብር ስላለኝ በቃ አሪፍ ነው ብሎ የሚረዳ አለ። ዋነኛ ጉዳት ወይም ማይመከርበት ደግሞ እንደዚህ ተቀጠረ ስትሰራ ሌላ እድገት የሚባል ነገር የለህም። እድሜህን ቡጭቅ አድርጎ እየበላህ ለውጥ የለም። ከጥቅም ውጭ አድርጎ ጡረታ ያደርግና ያሶጣል። ዋናኛው ጉዳቱ ደግሞ ደሞዝተኛ ሆኖ መቀመጥ ይሄ ነው። ይሄን ይመስላል ደሞዝ

ባቡር ባቡር ማለት ደግሞ እንግዲህ ከአንድ ቦታ ወደ ሌላ ቦታ የምን ከአንድ ቦታ ወደ ሌላ ቦታ የምንሄድበት ወይም የምንሸራሸርበት የመተላለፊያ መንገድ ነው። ብዙ ሰዎችን ይይዛል አንድ ጊዜ የተለያዩ ሰዎችን ማገልገል የሚችል ነው። ባቡር ማለት ሩቅ ቦታም ይሄዳል ከአንድ ሀገር ወደ ሌላ ሀገር የመሄድ እንትን አለው። ሌላው ደግሞ በጣም ብዙ እቃችን ሰላሳ ስልሳ መኪና የሚያመጣውን እቃ እሱ አንድ ጊዜ ይዞት መምጣት ይችላል። ባቡር ዋናኛ ጥቅሙ ይሄ ነው። ሰዎችን ደግሞ መቶም ሁለት መቶ ሰዎችንም ይዞ የመሄድ ብቃት ስላለው ያለ የትራንስፖርት ፍሰቱን ያለ የመኪና መኪና ነው። እኮ የትራንስፖርት መጨናነቅን ገታ ያደርጋል በጣም ጠቃሚ ነገር ነው ባቡር።

መረጃ ማለት ደግሞ ዘርፋ ብዙ ጥቅሞች አሉት። መረጃ ቀጥታ ደ ፍቹ ስንወስደው መረጃ ማለት ስለ አንድ ጤና ሊሆን ይችላል። ስለ አንድ ሀገር መረጃ ሊሆን ይችላል። ስለ ፖለቲካ መረጃ ሊሆን ይችላል። ስለ ትምህርት ሁኔታ መረጃ ሊሆን ይችላል። ስለተለያዩ ስለ እንስሳት መረጃ ሊሆን ይችላል። ስለ ተፈጥሮ መረጃ ሊሆን ይችላል። ለምሳሌ ተፈጥሮ ስንል ስለ ተራራ፣ ስለ እጽዋቶች፣ ስለ ኮከብ፣ ስለ ፀሀይ፣ ስለ ጨረቃ፣ ሊሆን ይችላል ይሄንን የምንሰበስብበት በት ነው መረጃ ማለት? መረጃ የምንሰበስብበት የተለያዩ መንገዶች አሉ። በቀድሞው ስንሄድ ጋዜጣ ወይም ይሄ አዎ ጋዜጣ ተጋዜጦች መረጃ መሰብሰብ እንችላለን። አሁን አሁን ግን ይሄ ሶሻል ሚዲያ መጥቶ በጣም መረጃ ለመሰብሰብ በጣም ቀላል ሆኗል። በብዙ አይነት መንገድ መረጃ መሰብሰብ እንችላለን። እንደ ምሳሌነት ቴሌግራም ልንወስደን እንችላለን። በጣም አይለኛ ሀይለኛ መረጃ መሰብሰብ የምንችልበት። ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ዩቲዩብ፣ ዋትሳፕ፣ በቃ የተለያዩ ነገሮችን ከሰዎች ጋር እየተገናኘን ከሰዎች ጋር እያወራን ከሰዎች የሰዎችን ደነኛ ደነኛ መረጃ ያስተላልፉ የምንላቸውን ግሩቦችን ተቀላቅለን የምንሰበስበው የተለያየ መረጃ አለ። ራዲ፣ ይሄ ቴሌቪዥን ቴሌቪዥን፣ ራዲዮ፣ የተለያዩ መረጃዎችን የምንሰበስባቸው የመረጃ መንገዶች አሉ። እና መረጃ ስንል ብዙ አይነት መረጃ አለ። ስለ አንድ ሀገር ሁኔታ ሊሆን ይችላል። ስለአንድ ሀገር ፖለቲካ ሊሆን ይችላል፣ ስለጤና ሊሆን ይችላል። ስለበሽታ ለምሳሌ ኤች አይ ቢ ኤዲስ ይሄ ይሄ ይሄ ነው። ይሄ ይሄ ይሄ ነው የሰው ልጅ ሚጎዳ ነው በዚህ በዚህ ምክንያት በምላጭ በልቅ በሆነ ግብረ ስጋ ግንኙነት ይተላለፋል። ስለዚህ ይሄንን ለመከላከል ኮንዶም መጠቀም አለብን ልክ የሆነ ግብረ ስጋ ግንኙነት መቆጠብ አለብ። መታቀብ፣ መመርመር፣ መወሰን፣ የሚባሉ ነገሮችን መጠቀም አለብን። የሚሉ እንደዚህ አይነቶችን መረጃዎችን ለማግኘት የሚረዳ ነው መረጃ ማለት። ሌላው ስለተለያዩ በሽታም ሊሆን ይችላል። ስለተለያዩ የሀገር እድገት ለምሳሌ እነ ቻይና ልንወስድ እንችላለን። አሁን ከሶስት መቶ አመት ባልዘለለ ውስጥ በጣም ሀያላን ሀገር የሆኑ ናቸው። እና እነሱ ሀገሮች እንዴት ሆነው ሀያላን እንደሆኑ እንዴት እንዳደጉ ህዝባችሁስ እንዴት ነው። እየወለዱ ያለ እንዴት ነው መውለድ ያለባቸው። የሚለውን መረጃ እንሰበስባለን። መረጃ ማለቴ ይሄ ነው። ለምሳሌ ቻይናን ስንወስድ የዛሬ ሃያ አመት፣ ሰላሳ አመት፣ ሊሆን ይችላል። እጥረት ስለነበረባት የሚወልዱ ሰዎች በጣም ይበረታቱ ነበር። ስምንት ዘጠኝ በጣም እየወለዱ ነበር ሰዎች እና እንደዛ ሲወልዱ ብር ይሰጣቸዋል። ኖሯቸውን በደንብ እንዲማሩ ይደረግ ነበር። ምክንያቱም እንዲወልዱ ስለሚፈልግ። አሁን የልጅ ቁጥር በጣም ጨመረና እንዳይወልዱ ተብሎ እየተከረከለ ነው። እና እንደዚህ አይነት መረጃዎችን ጠቃሚ መረጃዎችን የምንሰበስብበት እርግጥ ሁሉም መረጃ ጠቃሚ ይለው ልንል አንችልም። ግን ጠቃሚ ጠቃሚ ነው የምንለው መረጃ እየሰበሰብን የምንጠቀምበት ነው። መረጃ ማለት

እንደምን አመሹ? ማለት ደግሞ እንግዲህ ቤተሰብ ሊሆን ይችላል ጓደኛ ሊሆን ይችላል ፍቅረኛ ሊሆን ይችላል ስራ ቦታ ቆይቶ ወይም ወደ ሌላ ሀገር ሄዶ ቆይቶ ልክ ማታ ላይ ሲመጣ ከሄደበት ቦታ ተመልሶ ሲመጣ ያገኘውን ሰው እንደምን አመሻችሁ እንደምን አመሹ ብሎ ወደ ቤት ይገባል ይሄ ባህላችን ነው በአለም ያለው የባህል ሁኔታ ነው ምክንያቱም አንድ ሰው ወደ ሌላ ቆይቶ ወይም ከሌላ ቦታ ቆይቶ ወደ ቤት ሲገባ አብሮ ስላልዋለ ስለ ደህንነታቸው መጠየቅ ስላለበት እንዴት ዋላችሁ ሲባል እግዚአብሔር ይመስገን እንዴት ዋልክ እንዴት ሰነበትክ ተብሎ አቀባበል ይደረግለታል ምክንያቱም የሰው ልጅ ዝም ብሎ ዘሎ አይገባም ሰላምታ መስጠት አለበት እንኳን ወደ ሌላው ውሎ ወደ ሌላ ሀገር ሄዶ ቆይቶ እዘው ቆይቶ ራሱ የተወሰነ ሰዓት ተለያይቶ እንዴት ናችሁ ሃይ ሰላም ሊል ይችላል እና እንደምን አመሻችሁ? ማለት ወደ ሌላ ውሎ ሲመጣ ከስራ ቦታ ሊሆን ይችላል ከተለያዩ ቦታዎች ላይ ሊሆን ይችላል ሄዶ ቆይቶ ሲመጣ ከቤተሰብ ሲቀላቀል ከፍቅረኛው ሊሆን ይችላል ከጓደኛው ሊሆን ይችላል ጎረቤቶቹም ላይ ሊሆን ይችላል ልክ ሲገባ እንደምን አመሻችሁ? ብሎ ይገባል

ቤተክርስቲያን ማለት ደግሞ እንግዲህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማለት ነው። የእምነት ቦታ ነው ሰዎች እየሄዱ ፈጣሪያቸውን የሚያመልኩበት ጌታችንን የምንለምንበት ኢየሱስ ወይም እመቤታችን ቅድስት ድንግል ማርያምን ሄደን የምናመሰግንበት ቦታ ነው። ቤተክርስቲያን ማለት ቤተክርስቲያኑ አይደለም የምናመልከው ግን ያ መጸለያ የእሱ የእግዚአብሔር እያረፈበት ሁኔታ ስለነበር የእሱን የቤተክርስቲያንን መታሰቢያነት የምናሳስበት ነው። የቤተክርስቲያን እያመን አይደለም ለምሳሌ እመቤታችን ቅዱስ ድንግል ማርያም አማላጅ ናት አዎ ልዑል እግዚአብሔር ፈጣሪያችንን ታማልድ ታማልድልናለች እሱ ፈጣሪያችን ነው። ይሄ ማለት ነው እና ቤተክርስቲያን ማለት የራሱን የቻለ አሰራር አለው። ከእንጨትም የሚሰራ አለ ከብሎኬት ስሚንቶ ተደርጎ የሚሰራ አለ ከብረት የሚሰራ አለ ራሱን የቻለ የአሰራር ስልት አለው። ክብ ሆኖ ሊሰራ ይችላል ማዕዘናዊ ወይም አራት አራት ማዕዘን ሆኖም ሊሰራ ይችላል። እና እንደ አጠቃላይ የቤተክርስቲያን ስዕለ አድኅኖዎች የቤተክርስቲያን ቃል ኪዳን ታቦቱ የምንኖርበት እኛም ሄደን በጠጥታ የምናምንበት የምናመልክበት ቦታ ነው። ያ ቤተክርስቲያን ማለት የተቀደሰ ነው። ይቺ ቦታ የተቀደሰች ናትና ጫማን አውልቀህ ግባ ይላል ልክ ቤተክርስቲያን ማንም ሰው ሲገባ ትልቅም ትንሽም ይሁን ቤተክርስቲያን ውስጥ ሲገባ ጫማውን አውልቆ በደንብ ታጥቦ ሰውነቱንም ታጥቦ ሁሉን ነገር ታጥቦ ሄዶ ተፈውሶ ተምሮ ተሰብኮ የሚመጣበት ቦታ ነው። ቤተክርስቲያን ማለት አንድ እና አንድ ቤተክርስቲያን ውስጥ የሚሰበክ ስለ ፈጣሪያችን ስለ ልዑል እግዚአብሔር የእመቤታችን ቅድስት ድንግል ማርያም ልጅ ለሆነው ለልዑል እግዚአብሔር ሁሌ የሚሰበክ ስለሱ ብቻ ነው። ሌላ የሚደረግ ነገር የለም እዛ ሙዚቃ የለም ስድብ የለም ሀሜት የለም። የሚደረግ አንድ እና አንድ የልዑል እግዚአብሔርን አምልኮ ብቻ ነው እዛ ቤተክርስቲያን ውስጥ የሚደረግ። የቤተክርስቲያን እጥር ውስጥ ሊደረግ የሚችለው

ማን ማለት ደግሞ እንግዲህ የሆነ ሰው ለምሳሌ እኔ እያወራሁት እያለ አሁን ሰውዬ እንደዚህ እንደዚህ አድርጎ ነበር እንደዚህ እንደዚህ አድርጎ ነበር ይሄንን ታሪክ ሰርቶ ነበር ይሄንን ሁሉ ነገር ጥፎ ነበር ምናምን እያልኩ ሳወራው እሱ ካላወቀው ማን ሊለኝ ይችላል? እና እኔ የዛን ጊዜ አይከሌ ነው ይሄ ይሄ አታውቀውም እንደዚህ እንደዚህ የሰራ አሸናፊ የሚባል ሰው አታውቀውም። ይሄን ይሄን ተጥኖ አድርጓል ምናምን ብዬ እኔ አስረዳዋለሁ። እና ማን ማለት ማን ነው ሰውየው? ማን ነው በሬው? ማን ነው ሀገሩ የሚለውን ማን ብሎ የመጠየቅ ሁኔታ ነው? ማን ማለት

ፖሊሲ ማለት ደግሞ እንግዲህ እንደ አንድ የግል መስሪያ ቤትም ሊሆን ይችላል እንደ መንግስት መስሪያ ቤትም ሊሆን ይችላል። እንደ ሀገር የሚዘጋጅ ራሱን የቻለ ህግና ደንብ አለ። ሰዎች በዚህ በዚህ መተዳደር አለባቸው በዚህ በዚህ መሆን አለበት። በዚህ በዚህ ነው መደረግ ያለበት ተብሎ የሚተዳደርበት አንድ ሀገር ራሱን የቻለ ፖሊስ አለ። እና እሱ ነው ፖሊስ ማለት በነገራችን ላይ ፖሊሲ በጣም አስፈላጊ ነው። ህግ ባይኖር እስካሁን ሀገር አትኖርም ህዝብ አይኖርም። ህግ ነው ከሰው ከፈጣሪ በታች ያለው ዋናው ህግ ነው ህግ ከሰው በላይ ነው ይባላል እውነት ነው። አንድ ሰው ካጠፋ በህጉ መሰረት ህግ ያስረዋል ህግ ይቀጠዋል ህግ ይፈርደዋል ህግ ያስተምረዋል እና ህግ ከሰው በላይ ነው ይባላል። ስለዚህ ፖሊሲ ማለት ላንድ ሀገር ላንድ ድርጅት የመተዳደሪያ ህግና ደንብ ነው። ለምሳሌ ከሰኞ እስከ አርብ አንድ ድርጅት ውስጥ መስራት አለበት የሚል ድርጅት ፖሊሲ ሊኖር ይችላል። ሰዎች ከሰኞ እስከ አርብ በቃ ሙሉ ስራ መስራት አለባቸው በዚህ ከቀሩ ይሄን ያህል ደሞዝ ይቆረጥባቸዋል ይሄን ያህል ቀን ከቀሩ ይባረራሉ የሚል ፖሊሲ ሊኖር ይችላል እና ይሄ ራሱ አንዱ ፖሊሲ ነው። ሌላው በመንግስት ደረጃ ስንሄድ ደግሞ ብዙ አይነት ፖሊሲዎች አሉ መስረቅ መዝረፍ ሰውን ማገት እንደዚህ ወንጀል ናቸው የሚባሉ ነገሮችን ፍትሃ እግዚአብሔር በሚባል በህጉ መሰረት የሚያስቀጡ ፖሊሲዎች አሉ። በቃ በድንጋጌ ሰዎች ተስማምተውባቸዋ ሰው ይሄን ሲያጠፋ ይሄን ሲያጠፋ ይሄን መቀጣጥ አለበት። ይሄን ሲያደርግ ይሄን ማድረ መደረግ አለበት። እንዲህ አይነት ወንጀሎችን ሲሰሩ በዚህ መቀጣት አለባቸው ተብሎ የሚቀመጥ ህግና ደንብ ይሄ ፖሊስ ይባላል። ለምሳሌ አንድ ሰው የገደለ ሰው የእድሜ ልክ ስራት መታሰር አለበት ወይም የስልሳ አመት እስራት መቀጣት አለበት ተብሎ ሊፈረድ ይችላል። ስለዚህ ፖሊሲ ማለት ይሄ ነው በቃ። በአጠቃላይ ፖሊሲ ማለት አንድ ሀገር ወይም አንድ ድርጅት ወይም የመንግስት ተቋማት የሚተዳደሩበት ህግና ደንብ ያለው እቅድ ነው። ፖሊስ ማለ

አዲስ ማለት ደግሞ እንግዲህ የተለያየ ትርጉም አለው። አዲስ ማለት ለምሳሌ የሆነ ፈጠራ ሲፈጠር አሁን በሀገራችን አዲስ ነገር ቴክኖሎጂ ቴክኖሎጂ ለምሳሌ አዲስ ነገር ነው አዲስ ፈጠራ ነው አዲስ ግኝት ነው። ስለዚህ አዲስ ይባላል። ሌላው አዲስ የምንለው ደግሞ አዲስ አመት ሲመጣ ለምሳሌ እንደ ኢትዮጵያ ከሆነ መስከረም ላይ መስከረም አንድ እና ሁለት የሚከበር ራሱን የቻለ አዲስ አዲስ አመት ይባላል። ስለዚህ አዲስ ነገር ማለት ነው። በፈረንጆቹ ወይም በውጭ ሀገሮች ደግሞ ጃንዋሪ እያሉ የሚያከብሩት አለ ጃንዋሪ አንድ ጃንዋሪ ስምንት እያሉ የሚያከብሩት አለ። ዞሮ ጃንዋሪ ላይ የሚያከብሩት ቀን ደግሞ ራሱን የቻለ አዲስ ይባላል። ግን አዲስ ነገር በአብዛኛው የምንወስደው አዲስ ልብስ ሊሆን ይችላል። አዲስ መኪና ሊሆን ይችላል። ዞሮ ከህዝብ በፊት ያልተጠቀምነው አሁን ግን የመጣ ለምሳሌ ስልክ ሊሆን ይችላል። ሳምሰንግ ነበር ከዛ አይፎን ከመጣ ያ አይፎን አዲስ ነው ማለት ነው። አይፎንን ትቶ ሌላ ደግሞ አዲስ ነገር አዲስ ስልክ ኢንፊኒክስ ብሎ ደግሞ እንደ እነዚህን ትቶ እሱ የመጣ ከሆነ ይሄ አዲስ ይባላል። ዞሮ አዲስ ማለት አሁን ካሉት የተለየ በአሰራሩም ሊሆን ይችላል በመልኩም ሊሆን ይችላል። በፍጥነቱም ሊሆን ይችላል። ግን አሁን ካለው ነገር የተለየ ነገር ሲፈጠር አዲስ ይባላል። በተፈጥሮ ደግሞ ስንሄድ ሙቀት የነበረ አካባቢ በጣም ቅዝቃዛ ሲሆን በጣም ዝናባማ ሲሆን ይሄ ራሱ አንዱ አዲስ ነው። ዘንቦ የማያውቅበት አካባቢ በጣም ሲዘንብ በጣም የዘነበ ከሆነ ይሄ ራሱ አዲስ ነገር ነው። እና እንደ አጠቃላይ አዲስ ስንል ያልለመድነው ያላየነው ያልተጠቀምንበት ከዚህ በፊት ምንም ነገር ሳንጠቀምበት ግን አሁን ላይ የተፈጠረ ነገር አሁን ላይ እየየነው ያለ ነገር ከሆነ ይሄ ነው አዲስ ነገር ማለት

ትንሽ ማለት ደግሞ እንግዲህ የተለያየ አገላለጥ አለሁ በአካል ሊሆን ይችላል ወይም በመጠን ትንሽ ይባላል። ለምሳሌ የሁለት አመት የአንድ አመት የሶስት አመት ልጅ ከሆኑ እነዚህ ትንሽ ይባላሉ ሰውም ሊሆን ይችላል። እንስሳም ሌላ የቤት እንስሳም የሜዳ እንስሳም ሊሆን ይችላል። ግን በዚህ እድሜ ያሉት ትንሽ ልንላቸው እንችላለን። ሌላው ደግሞ እንደዚህ አሁን ምርት ነገር ከሆነ በጣም ትንሽ የምንለው አለ። አሁን ጤፍ ሁለት ኩንታልና ወይም አንድ ሳህኒ ብናመጣጥን አንድ ሳህኒ ትንሽ ነው ልንል እንችላለን። እና ትንሽ ማለት እንደ አጠቃላይ የመጠን ጉዳይ የእድሜ ጉዳይ የቆይታ ጉዳይ ሊሆን ይችላል የቆይታ ጉዳይ ስንል ለምሳሌ ሃያ አመት ያገለገለ መኪና አለ። ሁለት አመት ያገለገለ መኪና ካለ ይሄ ሁለት አመት ያገለገለ መኪና ትንሽ ነው ትንሽ ነው ያገለገለ ልንል እንችላለን። ስለዚህ ትንሽ ማለት እንደ አጠቃላይ መጠን ልንገልጽበት የምንችለው ነገር የ የ ሳይዙን የሆነ ወይም የቅርጹን ሊሆን ይችላል። ወይም የእድሜውን ሊሆን ይችላል። ይሄ የዚህን ሁኔታ የምንገልጽበት መንገድ ትንሽ እንለዋለን

ባል ማለት ደግሞ እንግዲህ የተለያየ ትርጉም አለው ባል ሲባል እንግዲህ ሴትና ወንድ እንድትጋብተው የሚኖሩበት ትዳር የሚመሠርቱበት ልጆችን የሚያፈሩበት እድሜ ዘላለማቸውን አብረው ተሳስረው አንድና ጓንትና ገመድ እጅና ጓንት ሆነው የሚኖሩበት ነው። ባል እንግዲህ እና ባል ስንል ያ ተጋብተው ተሳስረው እጅና ጓንት ሆነው የሚኖሩ ሰዎች ወንዱየው ወይም አባወራው ባል ይባላል። ሴቷ ደግሞ ሚስት ትባላለች በነገራችን ላይ በጣም የሚያስደስት ነገር ነው። በዚህ ጊዜ በዚህ ጊዜ ተጋብተህ በሰላም እንደመኖር በደስታ እንደመኖር በፍቅር እንደመኖር የሚያስደስት ነገር የለም። ትዳርን የመሰለ ነገር የለም። ትዳር ሀይል ነው። ትዳር ጉልበት ነው። ትዳር ጥናት ነው። ትዳር ተስፋ ነው። በቃ ብዙ ነገር ነው። በተለይ ልጅ ወልደህ ዐይንህን በአይንህ ስታይ የባል የባልን ተግባር ሴት የሴትን ተግባር ወይም ሚስት የሚስትን ተግባርነት ስትወጣ ማየት በጣም የሚያስደስት ነገር ነው። እና ባል ማለት በአንድ ትዳር ላይ በአንድ ቤተሰብ ላይ ወይም በአንድ ቤት ውስጥ በሚኖሩ ቤተሰቦች ላይ ያለ ትልቁ አባወራ ባል ይባላል።

አውርድ ማለት ደግሞ የተለያየ ነገር ትርጉም አለው። አውርድ ስትል አሁን ለምሳሌ አንድ የተሰቀለ እቃ ካለ ያን እቃ አውርደው ልታል ትችላለህ ወይም ያሰጣኸው ልብስ የተንጠለጠለ ልብስ ካለ እሱን ልብስ አውርደው ልትል ትችላለህ? ሌላ አውርደው ደግሞ ስንል እንትን ሊሆን ይችላል ለምሳሌ ዩቲዩብ ላይ የተጫነ ነገር ቲክቶክ ላይ የተጫነ ነገር ወይም ፌስቡክ ላይ የተጫነ ቪድዮ ወይም ዘፈን ሊሆን ይችላል ፎቶ ሊሆን ይችላል። እሱን ፎቶ አውርደው አውርድና ተጠቀም አውርድና እይኸው ልትል ትችላለህ። እና ማውረድ ስንል ከሆነ ከተንጠለጠለ ቦታ ላይ ከተሰቀለ ቦታ ላይ ሶሻል ሚዲያ ላይ ሊሆን ይችላል። የሆነ ትልቅ ወይም ከፍ ያለ ቦታ ላይ ሊሆን ይችላል የተንጠለጠለን ነገር አውርድ ብሎ ትእዛዝ ለመስጠት የሚያገለግል ነው። እንደውም ለምሳሌ ዩቲዩብ ላይ አንዴ የተሰቀለን ቪዲዮ ዩቲዩብ ራሱ አልጎሪዝሙ አልፈልገውም ብሎ ሲያወርደው አወረደብኝ ይባላል። እና ማውረድ ማለት ተንጠልጥሎ ከነበረው ተሰቅሎ ከነበረው ላይ ነገረ ማውረድ እንደማለት ነው

አገልግሎት ማለት ደግሞ እንግዲህ የተለያየ አገልግሎቶች አሉ በአካል የምታገለግለው አለ ጉልበትህን ተጠቅመህ በሀሳብ የምታገለግለው አለ ብዙ አይነት አገልግሎቶች አሉ። ኦንላይን ላይ ወይም ይሄ ኦንላይን ፕላትፎርሞች ላይ የምታገለግለው አገልግሎት አለ። ግን አገልግሎት ሲባል ዞሮ ለሰዎች የሆነ አገልግሎት ለምሳሌ ትላፍሪክ ሊሆን ይችላል። ፖሊስ ሊሆን ይችላል። አሁን ትላፍሪክ መኪኖች መንገድ እንዳይጨናነቅ የትራንስፖርት ችግር እንዳይኖር በደንብ እያደላደሉ አንዱ መቆም ሲኖርበት እያስቆሙ አንዱ መሄድ ሰው የኖረበት እያስኬዱ እንዳይጨናነቅ የሚያደርጉ የሚሰጡ አገልግሎት ይሄ የትላፍሪክ እንደዚህ አይነት ትላፍሪኮች አገልግሎት ይባላል። ሌላው ይሄ ሆቴል ላይ ሊሆን ይችላል ትልልቁ ሆቴሎች ላይ ትንንሽ ሆቴሎች ላይ ሊሆን ይችላል የተለያዩ ሆቴሎች ላይ አገልግሎት የሚሰጡ ሰዎች አሉ እነዚህ የሚያስተናግዱ ሰዎች ምንድነው እያደረጉ ነው አገልግሎት እየሰጡ ነው ይባላል። ሌላው ደግሞ ይሄ ኤርፖርት ወይም አየር ላይ ሊሆን ይችላል ከአንዱ ሀገር ወደ አንዱ ሀገር ሲሄድ ከአንዱ ከተማ ወደ አንዱ ከተማ ሲሄድ እዛ ላይ የሚሰጡ የሚያገለግሉ ሰራተኛ አሉ አየር የሚያብረው አለ ቀበቷችሁን አርጉ ይሄንን ቁርስ እንኮ ይሄ ምሳ ነው የተባለ የሚሰጡ ብዙ ሰራተኞች አሉ እንደነሱ አይነቶች ደግሞ ምንድነው አገልግሎት ይባላል። ሌላው ኦንላይንን ተጠቅሞ ሊሆን ይችላል ለምሳሌ አፕወርክን ፋይበርን ጄኒን እየተጠቀምክ ሊሆን ይችላል ለተለያዩ ክሊያንቶች ስራ ስትሠራላቸው የሆነ አገልግሎት ስትሰጣቸው የሆነ ምርት ስታቀርብላቸው ይሄ ምን ይባላል አገልግሎት ይባላል

ውጣ ማለት ደግሞ እንግዲህ የተለያየ ፍቻ አለው ወይም ትርጉም አለው። ውጣ ማለት አንድ ጎርጓዳ ላይ ያለ ሰው ወይም የሆነ ረባዳ ቦታ ላይ የተቀመጠን ሰው ወደ ላይ ወደ ጎባው ከፍ ወዳለው ነገር ውጣ ልንል እንችላለን። ወይንም አንድን ሰው ወደ ዛፍ ዛፍ ላይ ተሰቀል ውጣ ልንል እንችላለን። እና ውጣ ማለት ከነበረበት ከታች ነገር ወደ ላይኛው ከፍ ብለህ ውጣ እንደማለት ነው። ደግሞ ሌላ አይነት ትርጉም አለው ውጣ ማለት እንደኛ አካባቢ አሁን ከሆነ። እቤት የሆነ የማትፈልገው ሰው ከገባ ወይም የሆነ እንስሳ ነገር ከገባ ውጣ ውጣ ውጣ ልትል ትችላለህ። ውጣ ማለት የሆነን ቦታ የሆነን አካባቢ ለቀህልን ውጣ እንደማለት ነው። በእኛ አካባቢ ስንተረጉመው ብዙ አይነት ትርጉም ሊኖረው ይችላል። ውጣ የሚለው ትርጉም ግን በዋናነት በቃ ውጣ ስትል ከዚህ ቤት ውጣአለኝ። ከዚህ ጎርጓዳ ወይም ከዚህ ከእኔ አካባቢ ዉጣልኝ። ከእኔ ህይወት ህይወቴን አታመሰቃቅል ልኑርበት በቃ አንተ አትሆነኝም። እና አብረን መቀጠል ስለማንችል አብረን መሆን ስለማንችል ከህይወቴ በእናትህ ውጣልኝ ልንል እንችላለን። የሰው ልጅ ፍላጎቱ ከሌለው ማለት ነው። ሌላው እና እኔ ተሰቅያለሁ እለይ ወጥቻለሁ በዚህ መንገድ ነው የወጣው። አንተም እንደዚህ አድርግና ወደ ላይ ዉጣ ልትል ትችላለህ ይሄ ነው ያለው ትርጉም

አደጋ ማለት ደሞ እንግዲህ የተለያየ ነገር አደጋ አለ በአጋጣሚ የሚከሰት በሰው ህይወት ላይ ሊሆን ይችላል በእንሰሳ ላይ ሊሆን ይችላል በተፈጥሮ ላይም ሊሆን ይችላል በአጋጣሚ የሚደረግ የሚከሰት ነገር አዳጋ ይባላል። ለምሳሌ የሰው ልጅ ከአንድ ቦታ ወደ አንድ ቦታ ይንቀሳቀሳል እስከኖረ ድረስ። በሚቀሳበቀስበት ጊዜ መኪና አደጋ ሊያጋጥመው ይችላል። የአካል ጉዳት የመሞት። ሌላ ሌላ ቀላል ጉዳት ሊያጋጥም ይችላል እና ይሄ አደጋ ይባላል። የተፈጥሮ አደጋ ደግሞ ስንል። አሁን ዝናብ ሳይዘንብ ከርሞ በጣም በሃይለኛ ቢዘንብ እና መሬት ቢንሸራሸር ቢንሸራተት ቤቶችን እያፈራረሰ ቢወስድ ያለ ንብረቶችን ሰውንም ሁሉን ነገር። በጎርፍ መልክ ቢወስድ ይሄ አዳጋ ይባላል። እና አዳጋ በቡ ብዙ አይነት በአጋጣሚ የሚከሰት ነገር ሳናስበው ምንም ነገር ሳንዘጋጅበት ይሆናል ተብሎ ሳይታሰብ ሊፈጠር የሚችሉ ነገሮች እነዚህ አዳጋ ይባላሉ።

ጥራት ማለት ደግሞ እንግዲህ በጣም አሪፍ ነገር ነው። በነገራችን ላይ ጥራት ትልቅ ነገር ወይም በመጀመሪያ ነገር ሊሰጠው የሚችለው ነገር ነው ጥራት ማለት ምክንያቱም ብዙ ከመስራት ይልቅ ጥራት ያለው ነገር ትንሽ ነገር መስራት በጣም ጠቃሚ ስለሆነ ስራውን ምርጥ ከሆነ የምታምርተው ያ ምርት መቶ ኩንታል ተማምረት ይልቅ አስር ጥራት ያለው ነገር ብታ ቢመረት በጣም ተመራጭ ነው እና ጥራት አስፈላጊ ነው። ሰውም አሁን አንድ ሺህ ሰው አስተምረህ ምንም ለውጥ ከሌለው ሁለት ሰው አስተምረህ እነዛ ሁለት ሰዎች ቢለወጡ በጣም የተሻለ ነው ይባላል እና ጥራት እንደ አጠቃላይ ለምርትም ሊሆን ይችላል ለሰዎችም አስተሳሰብ ሊሆን ይችላል ለተለያዩ ነገሮች ግን ጥርት ብሎ የአሰራሩ የርዝመቱ ሁኔታ የአቀራረቡ ሁኔታ የምርቱ የአመራረት ሁኔታ ይሄን ይሄን ታይቶ ይሄን ያህል ጥሩ ነው የሚባልበት ደረጃ ሲደርስ ይሄ ጥራት እንለዋለን ለምሳሌ አሁን ምርት አለ አብዛኛው የገበሬ ምርቶች የሚመረቱት አፈር ላይ ነው። ከአፈር ነው ሚገኙት ሁሉ ነገር የሚሰበሰብ በአፈር ላይ ነው እና አፈር ሳይኖርባቸው የተለያየ ጠጠር ሳይኖርባቸው በጣም በጥሩ ሁኔታ ያ ምርት የሚሰበሰብ ከሆነ ይሄ ጥራት አለው እንላለን

የይለፍ ቃል ማለት ደግሞ እንግዲህ የተለያየ ትርጉም አለው ወይም የተለያየ ፍች አለው። የይለፍ ቃል ስንል እኛ ብቻ አሁን ተጠቃሚ ብቻ የሚያውቀው ኮድ ወይም ፓስወርድ ይባላል። ተጠቃሚው ብቻ የሚያውቀው ሌሎች ሰው ገብተው እንዲያዩት ማንፈልገው ከሆነ የይለፍ ቃል እንፈጥራለን ማለት ነው። ለምሳሌ ኢሜል ላይ ስንሄድ ራሱን የቻለ የይለፍ ቃል አለ። ያንን ኢሜል ማንም እንዳያውቀው መደረግ አለበት ብዙ የምትላላክበት ብዙ የምትጣላፍበት ነገር ስላለ ስለዚህ ያ እንዳይባክን ስለሚፈለግ የይለፍ ቃል እናደርጋለን። ሌላው ይሄ ሞባይል ባንኪንግ ወይም ባንክ ላይ ገንዘብ በምናስተላልፍበት ጊዜ በጣም ጥብቅ የሆነ የይለፍቃል ሊኖረን ይገባል። ስልካችንን የይለፍ ቃላችንን አሳልፈን ለሰው የምንሰጥ ከሆነ ሙሉ በሙሉ ያለንን ንብረት ያለንን ገንዘብ ልናጣ ስለምንችል የይለፍቃል አስፈላጊ ነው። ይሄ ለፍቃሉም በጣም ጠበቅ ያለ መሆን አለበት። ምክንያቱም አሁን ቴክኖሎጂው የዘመነበት ነው ቴክኖሎጂው የተራቀቀበት ሁኔታ ነው። በቀላሉ ቴክኖሎጂን ተጠቅመን ሰዎች የሚጎዳዱበት ሁኔታ ላይ ስለደረስን እና የይልፍ ቃላችንን በደንብ በጥንቃቄ ይዞ መጠቀም አለብን እላለሁ። እንደ አጠቃላይ የይለፍቃል ይሄንን የመስራት ለኢሜል ሊሆን ይችላል ለቴሌግራም ለዩቲዩብ ለቲክቶክ ለፌስቡክ ሊሆን ይችላል። እነዚህን የይለፍ ቃል እንጠቀማለን ዋናው ግን ይሄ ለባንክ ሞባይል ባንኪንግ ቴሌብር ሲቢኢብር የተለያዩ ነገሮች የምንገበያይባቸው ነገሮች የይለፍ ቃል አላቸው። ቴክኖሎጂ እስከተጠቀምን ድረስ የይለፍ ቃል አላቸው ማለት ነው። እና ይሄንን ይመስላል ሁኔታውን ሰናይ የይለፍ ቃል ማለት የይለፍ ቃል ማለት ራሱ ተጠቃሚው ብቻ ተጠቃሚውና ተጠቃሚው ብቻ ሊያውቀው የሚገባ። ሌላ ለሁለተኛው ሞገር ለሶስተኛው ሞገር መናገር የሌለብን። ደብተር ላይ መጻፍ የሌለብን ምክንያቱም ደብተር ላይ ከጻፍነው ሌላ ሶስተኛው ገን ሁለተኛው ገን ወይም ሌላ ሰዎች ሊያውቁብን ስለሚችሉ በልባችንና በልባችን ብቻ ልንይዘው የምንችለው የይለፍ ቃል ይባላል

አጋር ማለት እንግዲህ ደግሞ የተለያየ አጋር አለ የፍቅረኛ አጋር አለ የጓደኛ አጋር አለ የቤተሰብ አጋር አለ። ግን በዋነኝነት የሚገለጥ አጋር ተብሎ የሚጠራ የፍቅረኛ አጋር ነው። በነገራችን ላይ። የፍቅረኛ አጋር ምርጥ የፍቅረኛ አጋር ከጋጠመ ህይወት ተቀየረ ማለት ነው። ሙሉ በሙሉ ህይወትህ ተቀየረ። ከአንድ ደረጃ ወደ ሌላኛ ደረጃ ሄደ እንደማለት ነው። የፍቅረኛ ቆንጆ የፍቅረኛ ጋር ከተገኘ። እሱ ያው ይገኛል ከሴትም ከወንዱም ጥሩ የፍቅረኛ አጋሮች አሉ። እና ይሄ የሚወስነው ያለመገጣጠም ችግር ነው እንጂ ፍቅረኛ ጥሩ ፍቅረኛ አጋሮች እንዳሉ ይነገራል።

እድለኛ ማለት ደግሞ እንግዲህ የተለያየ ትርጉም አለው። እ በአብዛኛው እድለኛ ተብሎ የምታስበው ሎታሪ ቆርጠህ ሊሆን ይችላል ወይም የሆነ በቃ ያልታሰበ ነገር ሲያጋጥም ማለት ነው። እድለኛ ማለት። እውነት ለመናገር እኔ እድለኛ እ በሎተሪ ምናምን ከሆነ እኔ እኔ እድለኛ አይደለሁም ደርሶኝም አያውቅም። ይኸው አራት አመት አምስት አመት ሆኖኛል። ሁሌ ሎተሪ እቆርጣለሁ ግን አይደርሰኝም ይሄ ራሱ አንዱ የእድል አለመኖር ነው። ግን በሌላው በህይወቴ ሳይ በልፋቴ በጥረቴ አጠቃላይ ቀን ተቀን ከማደርጋቸው ነገሮች በመነሳት በጣም እድለኛ ነኝ። በቃ ለፍቼ ያጡሁበት ነገር የለም። ትዕግስት ሊጠይቅ ይችላል ትዕግስት ካለህ ጥናት ካለህ ነገር እድልህ ይይሳካልሃል። እና እንደአጠቃላይ እድል ሰንል የሆነ ነገር በቃ በአጋጣሚ ሚገኝ ነገር ከብዙ ሰዎች አንዱ ተመርጦ የሚያገኘው ሎተሪ ሊሆን ይችላል ዲቢ ሊሆን ይችላል። ግን ከብዙ ሰዎች ላይ ተመርጦ አንዱ የሚያገኘው እ በሌላ ደግሞ ብዙ ሰዎች ጉዳት ሲደርስባቸው አንዱ ሰው ግን ተለይቶ ምንም ጉዳት ሳይደርስበት ቢቀር ያ ሰው እድለኛ ነው ልንለው እንችላለን። እና እድል ከዚህ ከዚህ አንፃር ልናየው እንችላለን

ምርታማነት ማለት ደግሞ የተለያየ ትርጉም አለው። ምርታማነት ማለት ለምሳሌ በ አሁን እንደ ኢትዮጵያ ስንመጣ ሰማኒያ አምስት ፐርሰንቱ በእርሻ ነው የሚተዳደረው ወይም አረብቶ አደረ ወይም እርሻ ነው ገበሬ ነው ማለት ነው። እና በዛ በሚዘራው ስራ ላይ ሀይለኛ ምርት የሚያገኝ ከሆነ ለምሳሌ ጤፍ ዘርቶ ጤፍ አንድ ኩንታል ጤፍ ዘርቶ ሃያ ኩንታል የሚያገኝ ከሆነ ሰላሳ ኩንታል የሚያገኝ ከሆነ ይሄ ሰው ምርታማ አማ ነው ወይም ውጤታማ ነው ልንለው እንችላለን። ምርታማነት ማለት ውጤት አማ ብዙ ውጤት ያለው ማለት ነው። የተለያየ ምርት ሊሆን ይችላል ጤፍ ብቻ ላይሆን ይችላል ስንዴ በቀሎ ገብስም ሊሆን ይችላል። ከዘራው በኋላ ልክ ሲሰበስበው ሀይለኛ ምርት ሀይለኛ ውጤት የሚያገኝ ከሆነ ይሄ ውጤትታማ ልንለው እንችላለን። ሌላው ደግሞ በሚወልዳቸው ልጆች አሁን ሰው ሰው ነውና ይራባል ሚስት ያገባል ከዛ ደግሞ ልጆችን አንድም ሁለትም ሶስትም እያለ በዛ ያለ ልጆችን ሊወልድ ይችላል። እና እነዛ ልጆቹ ጥሩ ደረጃ ሲደርሱ ጥሩ ስራ ሲሰሩ ወይም በቃ የተሻለ ስራ ቦታ የተሻለ ፀባይ ሲሆን ይሄ ሰው ምርታማ ነው ውጤትታማ ነው ልንለው እንችላለን። ምክንያቱም ምርት ናቸው እነሱ ራሱ ምርት ማለት ነው የሆነ ነገር ግባአት የሚያስገኙ ነገሩ ስለሆኑ ምርት ናቸው ተብሎ ነው የሚታሰበው። ግን በዋናነት በቃ ምርታማነት ሲባል ይሄ በምርት የአትክልት ሊሆን ይችላል የፍርፍሬ ጤፍ ሊሆን ይችላል በቀሎ ሊሆን ይችላል የተለያዩ ፍራፍሬዎች ሊሆን ይችላሉ። እንደ ብርቱኳን ፓፓያ ቡና አቡካዶ ቶማቶ በቃ የተለያዩ ምርቶችን በጣም በሃይለኛው ምርት ሲያምርት ሃምሳ ያምርት የነ ሃምሳ ኩንታል ያምርት የነበረው። ስልሳ ምርት ስልሳ ኩንታል ቢያምርት ይሄ ምርታማ ነው እንለዋለን ማለት ነው

አባት ማለት ደግሞ እንግዲህ የተለያየ ትርጉም አለው። አባት ስንል በአንድ ቤተሰብ ላይ የሚኖር ባልየው ማለት ነው። ሶስትም ፥አራትም፥ ሁለትም፥ አንድም ሊሆን ይችላል የወለደ አባት ሚስት ኖሮት ከዛች ተሚስቱ የወለደ አባት ቤትን የሚያስተዳድር። ቤትን የሚመራ፥ አባት፥ አባወራ፥ አናት ይባላል። እንደውም ይሄ አባት ማለት አናት ዋናኛ አናቱ ነው። ላንድር ቤት ምሶሶ ዋነኛ መቆሜው ዋነኛ ግንዱ አባት ነው። ብዙ ሀላፊነት ያለበት ፥ብዙ የሚያስብ፥ ብዙ ማድረግ አለብኝ ብሎ የሚያስብ ሰው አባት ይባላል። ልጆችን እንዴት ላሳድግ፥ ቤቴን ልጆቼን እንዴት አድርጌ ባሳድግ፥ እንዴት አድርጌ ባስተምር፥ እንዴት አድርጌ ባለብሳቸው ፥እንዴት አድርጌ ባሳድጋቸው ነው ጥሩ ልጆች የሚሆኑ እያለ የሚያስብ ትልቁ አባወራ አባት ይባላል። ሌላው በቃ ሀይለኛ ሀላፊነት ያለበት ስለ ቤቱ ስለ ልጆቹ ቤት ላይ ደግሞ ምንድነው የጎደለ ፥ምንድነው ለባለቤቴ ወይም ለሚስቴ ማሳካት ያለብኝ፥ ምንድነው የሚያስፈልጋት የሚለውን ነገር በጣም ሀላፊነት የሚጣልበት ነው አባት ማለት። ብዙ ነገር የሚጣልበት ነው። በነገራችን ላይ በቃ አሁን በገንዘብም ሊሆን ይችላል በገንዘብ ሁኔታ ብዙ ገንዘቦችን በቃ እንዲያገኝ ገቢ እንዲያመጣ ቤተሰብ እንዲያስተዳድር ያለበት ሀላፊነት ያለበት ነው አባት።

አይ ማለት ነው እንግዲህ አይሆንም ምንድነው? ማለት ነው እንደ አጠቃላይ አይ ስንል አይሆንም ማለት ነው። ለምሳሌ አብረኸኝ ልትሄድ ትችላለህ አይ መሄድ አልችልም። አብረኸኝ ልትበላ ትችላለህ አይ አብሬ መብራት አልችልም። ስራ ልትሰራ አለኝ ትችላለህ አይ ልሰራ አልችልም። እና እንደ አጠቃላይ አይ ማለት አይሆንም። ይሄንን ማድረግ አልችልም። አይ እንደ ተቃራኒ ነው። ሰውየው ለሚሰጠው ነገር ተቃራኒ መልስ መስጠት ነው አለመስማማት እንደማለት ነው። አይ ስንል

ራስ ማለት ደግሞ እንግዲህ የሰው ልጅ እስካለ ድረስ እስካሰበ ድረስ ትንፋሽ እስካለው ድረስ ሁሉን ነገር የሚያደርግበት የሚያገናዝብበት። ምን ልስራ ምን ላድርግ ምን ባደረግነው ጥሩ ምንድን ቢሆን ነው? ጥሩ እያለ የሚያገነዝብበት የሚያስብበት ስለፊቱ ስለወደኋለው የኋለውን ጉዳይ ያሁኑን ስለወደፊቱ የሚያስብበት የሚያገናዝብበት ራስ ነው። ራስ ከሌለ ምንም አካል የለም። ለምሳሌ እጅግ ተቆርጦ እግር ተቆርጦ መኖር ይቻላል ግን ራስ ከሌለ መኖር አይቻልም። እና ራስ ማለት ከነ ስሙ ዋናኛ አናታችን። የሰው ልጅ ለመኖር ለመንቀሳቀስ ለማሰብ ለመራመድ ዋናኛ አካላችን ራስ ነው። ራስ ደነኛ ካልሆነ መብላት አንችልም። ማሰብ አንችልም ማየት አንችልም። ማገናዘብ አንችልም ብዙ ነገራችን ሊጎዳ ይችላል። ራሳችን ደግሞ እኛ ካልሆነ መራመድ አንችልም መሄድ አንችልም። ብዙ ነገር ነው ራስ ብዙ ነገራችን ነው የሰውነት ዋናኛ አካላችን። ራስ

ቢሮ ማለት ደግሞ እንግዲህ የግል ድርጅት ሊሆን ይችላል የመንግስት መስሪያ ቤትም ሊሆን ይችላል። ግን የሆነ እነዛ ስሮች ድርጅቱም የሚተዳደርበት ወይም የመንግስት መስሪያ ቤቱ የሚተዳደርበት ራሱን የቻለ ቢሮ አለው እንደየ ሰራተኛው ሁኔታ እንደየደረጃው የተለያየ ነው። ዝቅተኛ ሰራተኛ ዝቅተኛ ሰራተኛ ለሆነ ዝቅ ያለ የቢሮ ሁኔታ አለ ከፍተኛ ለሆነው ከፍ ያለ የቢሮ ሁኔታ አለ ይኸው ጥራቱ ሊለያይ ይችላል። ግን ማንኛውም ሰው የሚያስተናግድበት የሚተናገድበት ያ ቢሮ ይባላል። እንደ ሀገራችን አሁን የኢትዮጵያ ቤተ መንግስቱ እና ሌላው ቢሮውን ስለህ አንድ አይደለም ቤተ መንግስት ያለው በጣም ጥሩ ያለ የቢሮ ሁኔታ ነው። እንደ ዞሮ ቢሮ ማለት አሰሪው የሚያስተናግድበት ተገልጋዩ ደግሞ የሚተናገድበት የሚስተናገድበት ሆኔታ ይሄ ቢሮ ይባላል። ጥሩ ቤት ተከራይተው ሊሆን ይችላል የራሳቸውን ቤት ሰርተውም ሊሆን ይችላል። ግን ዞሮ ስራውን የሚፈልገው ሰው እና ስራውን ማሰራት የሚፈልገው አካል የሚነጋገርበት የሚወያይበት የተለያየ ውሳኔ የሚሰጥበት ሁኔታ ያ ቢሮ ይባላል። ለምሳሌ ቡድን መሪዎችን ሰብስበህ ዛሬ ውሳኔ ልትሰጥበት ትችላለህ። ከራስህ ከምክትልህ ጋር ልትወያይበት ትችላለህ። ቪዲዮ ኮንፎረንስ ወይም በቪዲዮ ስብሰባ ልታደርግበት ትችላለህ። ዞሮ ቢሮ ማለት ስራውን እንዴት እንስረው እንዴት እናርክ እንዴት ብንሰራ ነው እያልን የምንወያይበት ውሳኔ የምንሰጥበት ሁኔታ ቢሮ

ቡና ማለት ደግሞ እንግዲህ ሰዎችን ለድብርትም ለማስለቀቂያ እያሉ ለመነቃቃት እያሉ የሚጠቀሙት ቡና ነው። ቡና ከምን ይገኛል ከተባለ እርሶ አደሮች ይዘሩታል ያንን ዘርተው አሳድገው ፍሬውን እየቦጠቦጡ ያረአ መጥቶ ደርቆ ያ እየተቆላ ከተቆላ በኋላ በደንብ በእጅ ይፈተግና ከዛ ይወቀጣል ከተወቀጠ በኋላ ጀበና ገንዳ ምናምን እሱን አዘረጋግተው በጀበና ያ የተወቀጠውን ቡና ይጥዱታል። ከጣዱ በኋላ ጥቁር ነው የሚሆነው ስለተቆላ ጥቁር ይሆናል ለዛ ጀበና ላይ ሲፋላ ይቆየና በስኒ ተቀድቶ ይጠጣል። ይኸው በነገራችን ላይ ሳይንቲስቱ አንዳንዴ ቡና አታብዙ ይላል አንዳንዴ ደግሞ ለጤና የሆነ ለዚህ ለዚህ ጤና ይረዳል ይላሉ በአንዳንድ ጎንደሞ ይሄ ይሄን ጤናችንን ያሳጣናል የሚለውም አሉ እና ሳይንቲስቶችም ይሄን ያህል ውሳኔ አልደረሱበትም። ግን እንደ አጠቃላይ እኔ ቡና ጥሩ አይደለም ብዬ ነው የማስበው። አብዛኛው ኢትዮጵያ የቡና ሀገር ከመሆኗ ከራሷ አልፋ ወደ ውጭ ሀገር ቡና ትልካለች። እና የቡና ሀገር ከመሆኗም አንፃር ሰው በጣም በቡና ሱስ ተጠምዷል። ቡና ካልጠጣ እንጀራ የማይበላ አሁን እኛ አለች አያታችን ቡና ካልጠጣች በፍጡም እንጀራ አትበላም። ሰውነቷን በጣም እየጎዳት ነው ያለህ ይጎዳል ቡና ስንል። ይጎዳል ብዙ ነገር አለ። እሱ ስላለ ብቻውን አይመከርም ግን የሆነ ለማንበብ ፈልገህ ከሆነ ለመነቃቃት ፈልገህ ከሆነ። መጠጣት አለብህ እንደውም የሆነች ፖድካስቲንግ ላይ አንዷ አቅርባ ቡና ከአራት ሰዓት ከቀኑ አራት ሰዓት በኋላ ባጠጡ ጥሩ ነው አለች እንዴት ስትባል እንቅልፍ ይነሳል። ሙሉ በሙሉ እንቅልፍህን ይነሳል። ተኛወ በል እንጂ ግን አያስተኛህም እየጎራበጠ ምቾት አይሰጥህም። ስትል ነበረ። እና አብዛኛው ሰዎች ማታ ላይ አሁን እስከ አራት ሰዓት እስከ አምስት ሰዓት ቡና አፍልተው ሲጠጡ ሲጠጡ ይቆዩና ከዛ የጠቀመ ነው ደግሞ ሳይተኙ ይነሳሉ። እንዴት ሲባል አይታወቅም ምክንያታቸውን አያውቁትም ግን ራሱ ቡናው ነው። ይመስላል እንግዲህ ቡና ማለት

ስራ ማለት በጣም የሚገርም ርዕስ ነው። ስራ ሰው እስከ ኖረ፣ እስከ ተነፈሰ ድረስ፣ እስከ ተንቀሳቀሰ ድረስ፣ የሰው ልጅ መስራት አለበት። ስራው ሊለያይ ይችላል፣ የክፍያ ሁኔታ ሊለያይ ይችላል፣ የአስራሩ ሁኔታ ሊለያይ ይችላል፣ የክህሎቱ ሁኔታ ሊለያይ ይችላል ግን ስራ እስከሆነ ድረስ መስራት አለበት። ምክንያቱም የሰው ልጅ ስራ አስፈላጊ ነው ካልሰራ አይኖርም፣ ካልሰራ መደሰት አይችልም። ስለዚህ መስራት አለበት። ስራ ስንል የተለያዩ ስራዎች አሉ በጭንቅላት የሚሰሩ ስራ አሉ፣ በጉልበት የሚሰራ ስራ አለ ብዙ አይነት ስራዎች አሉ። እና እንደኔ መስራት አለበት በተለይ የጭንቅላት ስሮች ቢሆኑ በአሁኑ ጊዜ በጣም ጥሩ ናቸው ለምሳሌ ቴክኖሎጂን ተጠቅመህ በጭንቅላትህ ልትሰራ ትችላለህ ቴክኖሎጂን ጭንቅላትን ብቻ በመጠቀም ለምሳሌ አፖዎርክ፣ ፋይበር ቢዶ ኤዲተር ለምንደህ በጭንቅላትህ ብቻ በመጠቀም ስራ ልትሰራ ትችላለህ እና በጣም የማስፈላጊ ናቸው ስራዎች ስናይ ማለት ነው።